አሁን ደግሞ የድርጊት ዝግጅቶችን ትሳተፋለህ ለምለው ጥያቄ? መልስ እሰጣለሁኝ። እንግዲህ ያው የድርጅቶች የሚያዘጋጁት ዝግጅቶች ላይ መሳተፍ ብዙ ጥቅሞች አሉ። እና እኔም የተኛውም እኔ የምሰራበትም ድርጊት ሊሆን ይችላል እኔ የማልሰራበትም ድርጅት ሊሆን ይችላል። እያንዳንዱ ድርጅት የሚያዘጋጀውን ዝግጅቶቹ ላይ ለመሳተፍ እሞክራለሁ እድሉን ካገኘው ማለት ነው። እና በዛ ጊዜ ስራ ከሌለኝ ወይ ደግሞ ነፃ ከሆንኩኝ ሂጄ እሳተፋለሁ። ምክንያቱም ብዙ ተሞክሮዎችን ብዙ የህይወት ልምዶችን እናገኛለን። እንደዛም ደግሞ ወደፊት እኔ በግሌም ድርጅት እንዲኖረኝ ስለምፈልግ እዛ የዛ ድርጅት ባለቤቶች እንዴት ድርጅቱን ሊያቋቋመሙ እንደቻሉ እንዴት ድርጅቱን ሊያሳድጉ እንደቻሉ የነሱን ተሞክሮ የነሱን ልምድ ለመውሰድ በጣም ስለሚጠቅመኝ። እነሱ ጋ እሄድና ያንን ልምድ ለመቀበል እያንዳንዱን ዝግጅት በተቻለኝ መጠን ለመሳተፍ እሞክራለሁ ደግሞ ለማካፈል እሞክራለሁ ማለት ነው። እሳተፍበታለሁ እዛ ሲሄድም ጥያቄዎችን እጠይቃለሁ። እንደዛም ደግሞ እነሱ በሚሰጡኝ መልስ እንግዲህ እኔም የራሴን የወደፊት እቅድ በምን መልኩ መበሰም ወይ ደም በምን መልኩ ለማካሄድ ማካሄድ እንደምችል አስብበታለውኝ ማለት ነው። በጣም እሳተፍበታለሁ እነሱ ሀሳብ እንድሰጥም እድል ስሰጡኝ በተለይ በዝግጅቶቹ ላይ ያሉትን አንዳንድ ቃለ ምልልሶች ይኖራሉ። በፍቃደኝነት እዛ ላይ ተሳትፎ ሀሳቡን ሰው እንዲሰጥም ብዙ ጊዜ ይጋብዛሉ። እና ያንን ሁሉ ተሳትፌ ከእያንዳንዱም ነገር እኔ ልምድ ለመውሰድ ወይ ደግሞ ትምህርት ለመውሰድ በጣም ፍላጎት ስላለኝ ይሄንን ነገር በተ በተደጋጋሚ አደርጋለሁኝ ማለት ነው። ይሄ ደግሞ ዛሬ ብቻ ሳይሆን ከዚህ በፊትም ለ ከነበረኝ ከ ለወደፊትም ካለኝ ፍላጎት ነው። ምክንያቱም ትምህርት አንዳንዴ ትምህርት ቤት ብቻ ገብተህ አይደለም ስለ ስራም ስለ ቢዝነስም ልንማር የምንችለው እዛ እንደዚህ አይነት ዝግጅቶች ላይ በመሳተፍም የምናገኛቸው ልምዶች የምንማራቸው ነገሮች አሉ። እና እነሱን ነገሮች በጣም ስለሚፈልግ እኔ እንዲያመልጠኝ አላደርግም ማለት ነው። ስለዚህ በጣም እንሳተፍበታለሁ። እንግዲህ ሌሎችም ሰዎች አሉ እንደዚህ ዝግጅቶች ላይ የምሳተፉ ግን ደግሞ ዝግጅቶቹ ላይ በመሳተፍ እንደዚህ ዝግጅቶችን መካፈል የማይወድም ደግሞ አሉ ምክንያቱም እንዴት ነው የሚያስቡት እነሱ ያ ነገር እነሱን እንደምጠቂም አያውቁም። ማለት ዝም ብሎ ይሄ የቅናት ልምድ ወይ ደግሞ የቅናት አይነት ፀባዩ ደግሞ አመል ያላቸው ሰዎች አሉ። እና እነሱ እዛ ሄዶ ጊዜያችንን ማቃጠል ነው ወይ ደግሞ ለኛ ምንም አይጠቅመንም ምንም የምናተርፈው ነገር የለም። ብለው ስለሚያስቡ እዛ ቦታ ላይ ሄዶ ሳይሳተፉ ይቀሩ ይቀራሉና ይሄ ነገር ጥሩ አመለካከት አይመስለኝም። ለኔ ሁሌም አይምሮአችንን ከፍተን ልብ ልባችንን ከፍተን ምን መማር እችላለሁ? ምክንያቱም ይሄ ሰውዬ ይሄንን ድርጅት ሊያቋቋም የቻለው በምን መልኩ ነው ከየት ተነስቶ ነው እዚህ የደረሰው። ወደፊትስ የት ለመድረስ ነው እየሰራ ያለው? የምለውን ነገር ለመማር ወይ ደግሞ ያንን ልምድ ለማጋ ለማገበ ለማካበት በጣም ወሳኝነት አለው። እና እያንዳንዱ ሰው እነዚህ ድርጅቶች ብዙ ጊዜ ዝግጅቶችን ሲያዘጋጁ መሳተፉ ጥሩ ነው። እንደዚህ የመሰረተ በዓላቸውን ሲያከብሩ እንደዛው ደሞ አዲስ ነገር አሁን ሌላ ቅርንጫፍ ሲከፍቱ እንደዚህ ዝግጅቶችን ያካሂዳሉ እና እንደዚህ አይነት ዝግጅቶች ላይ መሳተፍ ጥቅ ጥቅሙ ለኛው ነው። የድርጅቱ ባለቤት ብቻ ሳይሆን ሌሎችም ሰዎች እዛ ድርጅት ላይ ወይ ደግሞ እዛ ዝግጅት ላይ ስለሚገኙ እዛ ድርጅት ላይ ደርሻ ያላቸውም የሌላቸውም ይገኛሉ እና ብዙ ሰዎች እዛ መጠው ልምዳቸውን ያካፍላሉ። ለሰው ይጠቅማል ብሎ የሚያስቡትን ምክሮችን ይሰጣሉ። ለእንደዚህ አይነት ነገሮች በጣም ራሳችንን ፍቃደኛ ሆነን የምንሰጥ ከሆነ በጣም ብዙ ነገሮችን እንማርበታለን። ራሳችንም እንድንፈትሽ ራሳችንን ምን መስራት እንችላለን ብለን መጠየቅ እንድንችል የሚያደርጉን ነገሮች ናቸው። እና እዛ ላይ ሄዶ መሳተፍ በጣም በጣም ብዙ ጥቅሞች አሉ። ስለዚህ እያንዳንዱ ሰው ፍቃደኛ ሆኖ እዛ ላይ ሄዶ ብትሳተፍ እዛ ላይ ሄዶ እንደዚህ አይነት ነገሮችን ቢሳራ ወይ ደግሞ ፕሮግራሞቹን ብካፈል አሪፍ ነው። ብዬ ነው የማስበው። እና እኔ እኔም በግሌ በጣም ተጠቅሜበታለሁ። ገና ለወደፊትም ትምህርት የሆነውን የቤት ስራ የሰጡኝም ዝግጅቶች ነበሩ። በጣም እኔ እውነት በማይመስል መልኩ ሰው ከዜሮ ተነስተው ትልቅ ቦታ ላይ ስደርስ አይቻለው። እና እኔ ሌላ ጊዜ ዝግጅቶች ትሳተፋለህ ለሚለው? አዎ እሳተፋለሁ

እሺ አሁን ደግሞ። በዶኬ መፈታው ካለህ ለምለው ጥያቄ? እንግዲህ እኔ ያው ተወልጄ ያደግኩት ገጠር ስለሆነ እዛ ደግሞ ዶቄ ሰው በጣም ይጠቀማል ስለዚህ እያየሁት ስላደግኩኝ በራሴም ብዙ ጊዜ ሰርቼ ባላውቅም። ግን ሰዎችን ስሰሩበት ወይ ደግሞ በዶኬ ይሄን እና የተለያዩ ቅመማቅመሞችን ሌሎችን ነገሮችን ሲፈጩ እያየሁት ነው ያደኩት እና በጣም ቀላል ስራና እኔ እኔም መፍጨት እችላለሁ። ማለት ነው ምክንያቱም እያየሁት ነው ያደግኩት እናቴም እህቶቼም እንደዛም ሌላም በቤታችን የነበሩ ልጆች በዶቄ ሲፈጩ እያየሁ ስላደኩኝ ብዙም አያስቸግረኝም ማለት ነው። እንግዲህ አሁን ይሄ ዘመናዊ ወፍጮ ከመምጣቱ በፊት ሰዎች እንግዲህ ለሰርግ የሚሆን እህል ስንትና ስንት ኩንታል ጤፍና በቆሎ የሚፈጩት በዶቄ ነበር። ከዛ በፊት ግን በጣም በሚገርም ሁኔታ ማለት አሁን በጣም ቀላል ሆነዋል ከዛ በፊት አሁን ይሄ የዘመናዊ ወፍጮ ከመምጣቱ በፊት እንደዛ ነበር ሲሰሩ የነበሩት እንግዲህ ይሄንን የሚያደርጉት አንድ አንድ ሰው ብቻ አይደለም። ተጋግዘው ነው ሰዎች በእድር እንደዛ በሰፈር በዘመድ አዝማድ ሰዎች እንደዛ እየተጋገዙ ነው ያንን ነገር የሚያዘጋጁት ይሄ ቀላል ነገር አይደለም በጣም ጉልበት የሚጠይቅ ስራ ነው። ግን እንደዛም ሆኖ ሰዎች ሲኖሩ የነበረው እና እኔም እያየሁ የነበረው እንደዚህ ቤት መስራት ስፈልጉ ያው ብዙ ሰው ይጠራል እንደዛ ሰርግ ሲኖር የተለያዩ ድግሶች ሲኖሩ ሰው ሲጠራ ያንን ሁሉ ለዛ ለሰርግ ለሚያስፈልገው ምግብ ለመስራት የሚፈጩት ያንን እህል የሚፈጩት በዶቄ ነበር ማለት ነው። ስለዚህ ይሄ በጣም አድካሚ እና በጣም ጉልበት የሚጠየቅ አይነት እና ደግሞ በጣም የሚያታክት አይነት ስራ ነበር። እና ያንን አይቶ ነው መሰለኝ እንግዲህ ሰዎች ያንን የዶቄ የመፍጨት ስርዓትን በዘመናዊ ወፍጮ የተኩት እና አሁን በያንን ሁለት ወር ሶስት ወር የሚፈጀውን እሂል መፍጨት ስርዓትን በቀላሉ ከአንድ ሰዓት ባልሞላ ጊዜ ውስጥ ሁሉንም ሰው ፈጭቶ ይጨርሳሉ ማለት ነው። ስለዚህ በአጠቃላይ በዶቄ መፍጨቴን ታውቃለህ ለሚለው ጥያቄ እኔ አው አውቃለሁ። ያው እያየሁት ስላደግኩት እስካሁን ድረስ ያው ሁሉም ነገር በወፍጮ አይፈጭም። እና እናቶቻችን አሁን ገጠራማ አካባቢ ላይ የሚኖሩት ይህንን ነገር እንደምጠቀሙ ነው አሁንም እኔ በእኛ ቤትም አለ እስካሁን ድረስ ይጠቃሙበታል ማለት ነው። ምክንያቱም ያው አንዳንድ ነገሮች አሁን አነስ ያሉ ነገሮችን ለቂምም እንደዛ የመሳሰሉ ነገሮችን እንደዚህ በወፍጮ ለመፍጨት የማይመቹ ነገሮችን አሁንም ሰዎች የሚፈጩት በዶቄ ወይ ደግሞ ይሄንን ዶቄ የሚባለውን ነገር ተጠቅመው ነው ማለት ነው። እንግዲህ ይሄ ትንሽ ቢከብድም ወይ ደግሞ ትንሽ ጥንካሬ ቢጠይቅም ያንን ነው በጣም ሰዎች እንትን የሚሉትም ማለት ነው። እንደዛ ባቄላ የባቄላ ክክ ለመስራት እንኳን ለሽሮ እንዲፈጭ ለማዘጋጀት መጀመሪያ እንደዛ ኬኩን የምሰሩት ወይ ደግሞ በዚህ ባዶቄ ነው አሁንም ድረስ ማለት ነው። ስለዚህ ይሄም እንግዲህ አንዳንዴ እናቴ ስደክማት ወይ ደግሞ አግዘኝ ስትለኝ እሰራለሁ ማለት ነው። አንዳንዴ እፈጨዋለሁ ዶቄ ተጠቅሜ ምክንያቱም ስራው እንደው የሚመቸው ለወንድ ልጅ ነው ምክንያቱም ድንጋይ ስለሆነ ድንጋይ ስለሆነ ድንጋይ ደግሞ ይከብዳል ስለዚህ ያንን እንደ ልባችን ማንቀሳቀስም እምንችለው እኛ ነን። ግን ብዙ ጊዜ ወንድ እንደዛ ሲያደርግ አይስተዋልም ማለት ብዙም የተለመደ ነገር አይደለም። ያው ሴቶች ናቸው በብዛት ይሄንን ነገር የምሰሩት። ይሄ ደግሞ ከጥንት የመጣ አለም ደግሞ ነገር የመጣ የመጣ ነገር ስለሆነ ነው እንጂ ወንድ ይሄንን ነገር አይስራ ሴት ብቻ ትስራ የተባለ ነገር አይደለም። ግን ያው እንግዲህ በባህል እንደዚህ የተለመደ እና ከእናት አባቶቻችን የወረስነው። እንደዚህ እየተላለፈ የመጣ ነገር ስለሆነው እንግዲህ ዶቄ ትንሽ አድካሚ ቢሆንም በጣም ብቻ ቤትን ምንም እህላችንን ለመፍጨት ምንም ብር ሳናወጣ በቀላሉ በቤታችን ውስጥ ዱቄት የምናዘጋጅበት ወይ ደግሞ ለተለያዩ ለምግብም ወይ ደግሞ ለምግብም ነው አብዛኛው ነገር የምንጠቀምበት እንደዛ ሰርግም ስኖር ሌላም ዝግጅቶች ስኖሩ ሰዎች የሚያዘጋጁት ያንን እህል ፈጭቶ የሚያዘጋጁት በድሮ ዘመን በዶቄ ነበር ማለት ነው። ስራው እንዳልኩት ትንሽ ያደክማል። ትንሽ ቀኑን ሙሉ እዛ ተምበርክኮ ያኛውን እየፈጩ ነው የሚውሉት ይሄ ደግሞ ቀላል ነገር አይደለም። እና አሁን ግን እንግዲህ ጊዜው የቴክኖሎጂ ስለሆነ ያንን ስርዓት አዘምኖ አምተዋል ሰው ስለዚህ አሁን በወፍጮ ነው ሁሉንም ነገር የሚፈጩት ማለት ነው። እያንዳንዱን ነገር እኔ በጥልቀት ባላውቅም ግን እንግዲህ በአጠቃላይ ለመጨረስ ያክል በዶቄ መፍጨት ታውቃለህ? ለምለው ጥያቄ እኔ አዎ በደንብ አውቃለሁ እያየሁት ነው ያደኩት

እሺ አሁን ደግሞ ብዙ ስነዶችን ታዘጋጃለህ ለሚለው? እንግዲህ ለጊዜው እኔ ያው ሰነድ የማዘጋጀት ልምድ የለኝም ወይ ደግሞ አላውቅም። ወደፊት የማዘጋጀት እድል ካገኘሁ እኔ ያው የትኛውም ነገር የመስራት ፍላጎት አለኝ ወይ ደግሞ። እንድሰራ የተሰጠኝን ነገር በአግባቡ የመስራት ብቃት አለኝ እና ወደፊት በምሰራው ስራ ላይ ሰነድ አዘጋጅ ብባል ያንን ሰነድ በተፈለገው ጥራት የማዘጋጀት ልምድ እንዲኖረኝና ወይ ደግሞ እንደማዘጋጅ ተስፋ አደርጋለሁኝ። ለጊዜው ግን አሁን አሁን ሰነድ አዘጋጅቼም ስለማላውቅ ነው እኔ ቅርብ ጊዜ ነው እንግዲህ ወደ ስራ የገባሁት እና ያ እድልም አልተሰጠኝም ወይ ደግሞ ሰነድ አዘጋጅም ተብዬ ስለማላውቅ እስካሁን ያንን ለማለት ያክል ነው እንግዲህ ሰነዶች በጣም አስፈላጊ ናቸው። የተለያየ አይነቶች ሰነዶች አሉ። አሁን የምንሰራበት ድርጅት ላይ እስካሁን የነበሩትን ነገሮች በጣም በተደራጀ ሁኔታ መረጃን ሰብስቦ ያንን መረጃ ለሚፈልጉ አካል በኋላ አንድ አካል አሁን ያንን መረጃ ማግኘት ወይ ደግሞ ማየት ከፈለገ ሁሉንም በአንድ ቦታ እንዲያገኝ በሰንደል መልኩ ማዘጋጀት በጣም ጠቃሚ አለው። ስለ ድርጅቱ ድርጅቱ እንዴት ነው የጀመረው ምንድነው የሚሰራው? አላማው ምንድነው? ራእዩ ታልኮ ምንድነው? የምለውን ነገር እያንዳንዱን ነገር በጣም ጠለቅ ባለ መልኩ በሰነድ ላይ ማስፈር ወይ ደግሞ ማኖር ይቻላል። ይሄ ደግሞ በጣም ጥሩ ነው። ሁሉም መረጃዎች አንዳንዴ በሰነድ መልክ ካልተቀመጡ ሊጠፉ ይችላሉ። መረጃ ከጠፋ ደግሞ ብዙ ችግር ሊፈጠር ይችላል ማለት ነው። አንዳንዴ ከጥፋትም ለመዳን እንደዛም ደግሞ የሆነ ነገር አጥፍተንም ለመያዝ የምታየው ሰነድ ነውና ራሳችንንም ለማዳን ራሳችንንም ለማትረፍ ሰነዶች በጣም ወሳኝ ናቸው። አንዳንዴ አሁን ብዙ ጊዜ ጥያቄዎች የሚነሱት ወይ ደግሞ እንዴት ነው? አሁን ለምሳሌ አንድ ፋርማሲ ቤት እና አንድ ክሊኒክ ፊት ለፊት ቢከፈቱ እና ተጠሪነታቸው ወይ ደግሞ ባለቤታቸው የተለያየ ሰው ቢሆን በህግ ስለማይፈቀድ አንዱ ይነሳ ወይ ደግሞ አንዱ ይዘጋ ቢባል መጀመሪያ የምታየው ሰነዳቸው ነው። መቼ ነው? ፋርማሲው የተጀመረው መቼ ነው ክሊኒኩ የተጀመረው? ከዛ ቀድሞ የተጀመረው ይቆያል ከዛ በኋላ የመጣ ደግሞ ህግ ጥሶ ስለመጣ ይነሳል ማለት ነው። ስለዚህ ለእነዚህ አይነት አይነት ነገሮች በህይወታችን ስለሚያጋጥሙ ሰነድ ማዘጋጀት በሰነድ መልክ እያንዳንዱን መረጃ ስለ ድርጅታችን ስለ ህይወታችን ስለ ቤታችን ስለ እያንዳንዱ ነገር በሰንድ መልክ ማስቀመጡ በጣም ወሳኝ ነው ማለት ነው። ነገ ምን እንደሚፈጠር ስለማናውቅ እያንዳንዳችንም ነገ ይሄ ይሆናል ብለን የምናስበው ነገር የለም። ግን ለነገ ነገር ወይ ደግሞ የሚሆነውን ነገር ባናውቀኝ ለነገ ግን መዘጋጀታችን አይቀርም። እና ለነገ ከምንዘጋጅበት መንገድ አንዱ ምንድነው? ለእያንዳንዱ ነው ስለ እያንዳንዱ ነገር ሰነድ አዘጋጅቶ ወይ ደግሞ ነገሮችን መረጃዎቻችንን በሰነድ መልኩ ማስቀመጥ ነው። ይሄ ደግሞ በጣም ጠቃሚ ነው። እና እያንዳንዱ ሰው በሰነድ መልክ መረጃውን ሰብስቦ ቢያስቀምጥ ጥሩ ነው እላለሁ። እኔ እና እኔ ደግሞ እንግዲህ ለዚህ እንድንወያይበት ለተነሳው ጥያቄ ሰነድ ለጊዜው እያዘጋጀሁኝ አይደለም። ለወደፊት ነው እንግዲህ እኔም እያሰብኩበት ያለሁት ምክንያቱም ሰነድ ምን ያህል አላስፈላጊ እንደሆነ ምን ያህል ጠቃሚ እንደሆነ ስለማውቅበት እናም ብዙም አመት የቆዩ መረጃዎችን በቀላሉ በቀላል ወይ ደግሞ በማያስቸግር መልኩ ልናገኝበት የምንችልበት መንገድ ቢኖር በሰነድ መልክ ከተቀመጠ ብቻ ስለሆነ ሰነድ ይሄን ያህል ጠቃሚ እንደሆነ ወይ ደግሞ በጣም እንደሚያስፈልግ ስለማምንበት እኔ በጣም ፍላጎት አለኝ ማለት ነው። ግን እንደዚህ ነው ሰነድ ማንም ሰው ከመሬት ተነስቶ አያዘጋጅም። በጣም በድርጅቱ ውስጥ የቆየ እና በጣም የብዙ አመት የስራ ልምድ ያለው ሰው ነው እንደዚህ አይነት ነገር የሚሰራው። እና እኔ ደግሞ እንደምታውቀው ቅድምም እንዳልኩት ቅርብ ጊዜ ነው የጀመርኩት። ስራውን እና አሁን ሰነድ አዘጋጅ ብባል ሙሉ መረጃን ስለማላውቅ ብዙ አመት እዛ ውስጥ ስላልቆየሁኝ እያንዳንዱ የሚሰሩ ነገሮች የሚደረጉ ነገሮችን ስለማላቅ አሁን ማዘጋጀት ስለማልችል ነው። ሰነድ አላዘጋጅም ያልኩት ማለት ነው። ስለዚህ ሰዎች እንግዲህ እኔን ሰነድ የሚያዘጋጁ ሰዎች እንግዲህ ለድርጅት ለእያንዳንዱ ነገር ለእያንዳንዱ መስሪያ ቤት በጣም ጥሩ ሚና የሚጫወቱ ሰዎች ናቸው። ምክንያቱም የድርጅቱ እንዳለ ሀሳብ እያንዳንዱ ነገር እሰራሩ በሰነድ ወይ ደግሞ በእጃቸው ስላለ ማለት ነው። ስለዚህ እኔ ለጊዜው ባላዘጋጀም ለዚህ ጥያቄ ብቻ ብዙ ሰናዶችን ታዘጋጃለህ ለሚለው ወደፊት ብዙ ሰነዶችን የማዘጋጀት እቅድ አለኝ። አሁን ግን ብዙ ሰነዶችን እያዘጋጀሁ አይደለም እላለሁኝ።

እሺ አሁን ደግሞ ገንዘብ ትቆጥባለህ ለሚለው ጥያቄ። እንግዲህ ገንዘብ እኔ ከድሮ ጀምሬ እቆጥባለሁ ምክንያቱም ቤተሰቦቼም እየመከሩኝ እየነገሩኝ ገንዘብ መቆጠብ ጥቂም እንዳለው። በችግር ጊዜ ቶሎ የሚደርስልን ወይ ደግሞ በጣም ከችግሩ እንድንወጣ የሚያደርገን ነገር ብኖር። ያስቀመጥነው ወይ ደግሞ የቆጠብነው ገንዘብ እንደሆነ ሁሌ እየነገሩኝ ስላደኩኝ ከማገኘው ሁሌም ሃያ ፐርሰንቱን እቆጥባለሁ ማለት ነው። ምክንያቱም ነገ ምን እንደሚፈጠር ማንም አያውቅም። ችግር ዛሬ የሌለው ችግር ነገ ሊኖር ይችላል። ዛሬ የሌለ በሽታ ነገ ሊኖር ይችላል። ጓደኞቻችን ገንዘብ ሊጠይቁን ይችላሉ በተሰቦቻችን ከእኛ ገንዘብ ሊፈልጉ ይችላሉ። ልጆቻችን ከእኛ ገንዘብ ሊፈልጉ ይችላሉ። እኛ ያልጠበቅነው ነገር ሊፈጠር ይችላል። ስለዚህ ሁሌም ለእንደዚህ አይነት ነገር ዝግጁ የምንሆንበት መንገድ ቢኖር ገንዘብ መቆጠብ ነው። እና ይሄ ነገር እንደዛ የነገሩኝ የመከሩኝ ቤተሰቦቼ ስላሳደጉኝ በተለይ ደግሞ እናቴ እንደዛ እየነገረችኝ ስላሳደገችኝ ገንዘብ በጣም እቆጥባለሁኝ። አስፈላጊ ካልሆነ በስተቀር አላወጣም ገንዘብን ማለት ነው። ግን በጣም ወሳኝ ከሆነ በጣም ግዴታ ማውጣት ካለብኝ ብቻ ነው። ብዙ ጊዜ ገንዘብ የማወጣው እንጂ ዝም ብዬ እንደመጣልኝ ገንዘብ አላወጣም ወይ ደግሞ ያለ እቅድ ገንዘብ አላጠፋም ማለት ነው። ስለዚህ ይሄ በጣም አስፈላጊ ነገር ነው። አንዳንድ ሰዎች እንግዲህ ገንዘብ በጣም ያገኙና ግን ደግሞ በጣም ብዙ ገንዘብ እያገኙ በጣም የገንዘብ ችግር ሲኖራችሁ እናያለን ይሄ ደግሞ ችግር የመጣበት የመጣበት ችግር የመጣበት ምንድነው? ገንዘብ ስለማይቆጥቡ ነው። ወይ ደግሞ አጠቃቀሙን በስነ ስርዓት ያለ ስላላወቁበት ነው። ምክንያቱም ገንዘብ አጠቃቀሙ ካላወቅንበት በጣም እንፈተንበታለን በጣም እንቸገርበታለን። ሶ እያንዳንዱ ሰው ገንዘብ እንዴት መጠቀም እንዳለበት። እንዴት ማለት ለምን ለምን ማውጣት እንዳለበት እና ለምን ደግሞ ማውጣት እንደሌለበት። ካላወቀ ገንዘብ ምንም ያክል ቢያገኝ ማጥፋቱ አይቀርም ማለት ነው። እንደዛ ሲሆን ደግሞ ገንዘቡ እኛንም ይዞን በራሱ ይጠፋል እኛም እንጠፋለን ማለት ነው። ስለዚህ በጣም አስፈላጊ ነገር ነው። ገንዘብ መቆጠብ መቻል ወይ ደግሞ ገንዘብ እንዴት ማስቀመጥ እንዳለብን ምን ላይ ማስቀመጥ እንዳለብን። ቀጥታ ብሩን በካሽ ማስቀመጥ ባንችል ራሱ ምን ላይ ብናስቀምጠው ያዋጣናል የሚለውን ነገር ማሰብ ጥሩ ነው። እንደዛ ብናስብና እንደዛ ራሳችንን ብናዘጋጅ ሁሌም ችግር ቢያጋጥመንም የኛ መፍትሄ እኛ ጋር መፍትሄ አይጠፋም ማለት ነው። እኛንም እኛንም ብቻ ሳይሆን በአካባቢያችን ያሉ ሰዎች ችግር ውስጥ ቢወድቁ እንደ አንድ ሰው እኛ ልናግዛችሁ የምናግዛቸው ሰዎች እኛ ብቻ ብንሆን ልንደርስባቸው ልንደርስላቸው እንችላለን። ነው። እንደዛ ምንም ይሁን ምን ምንም ችግር ያው አብዛኛው ነገር በቀጥታም በሌላም በኩል ገንዘብ ይፈልጋል እና ገንዘብ ያለ ገንዘብ አሁን የሚደረግ ነገር የለም። ለብዙ ነገሮች በህይወታችን ውስጥ ለሚያስፈልገን ነገር እንግዲህ ገንዘብ ነው። በጣም ብዙ ሚና ሚና የሚጫወተው እና ለዛ ነው። እኔም እንግዲህ የገንዘብ ሳገኝ በጣም ለመቆጠብ እሞክራለሁኝ። ዝም ብዬ አላጠፋም። እንዳልኩኝ እና እንግዲህ ለዚህ ይሄንን ድምጽ ለሚሰሙ ሰዎች ገንዘብ ማስቀመጣቸው ጥሩ ነው ብታስቀምጡ ጥሩ ነው። ማለት ሙሉ በሙሉ አይደለም የምታስቀምጡት እና ደግሞ አንዳንድ ስህተቶች ይኖራሉ። ተጠቅሜ ሁሉም ነገር ሁሉንም ወጪ ከጨረስኩኝ በኋላ ወይ ደግሞ መክፈል ያለብኝን ነገር ከከፈልኩኝ በኋላ ነው የምቆጥበው የምትሉም ሰዎች ይሄም ጥሩ አይደለም። ምክንያቱም እንደዛ እያላችሁ ትጨርሳላችሁ ገንዘቡን መጀመሪያ መቆጠብ ያለባችሁም ማወቅ አለባችሁ። በእቅድ ነው መጠቀም ያለባችሁ። ምግንያቱም ከማገኘው ገቢ ይሄን ያክል ይሄን ያክል ወይ ደግሞ ይሄን ያክል ገንዘብ እቆጥባለሁ ይሄን ያክል ደግሞ እጠቅማለሁ ብላችሁ ማሰብ አለባችሁ። መጀመሪያውኑ ስለዚህ ለመቆጠብ ያሰባችሁትን መጀመሪያውኑ ልክ እንዳገኛችሁ ማስቀመጥ ነው ያለባችሁ። እንጂ ብርን እንደዚህ ወጪዎችን እያንዳንዱን ነገር ከሸፈንኩኝ ወይ ደግሞ ከከፈልኩኝ በኋላ እቆጥባለሁ ብትሉ አንደኛው ሁሌም ተመሳሳይ አይነት ወይ ደግሞ እኩል የሆነ መጠን አትቆጥቡም። ሁለተኛ ደግሞ ጭራሽም ላትቆጥቡም ትችላላችሁ። እንደዛ እያላችሁ ብሩን ስለ ምትጨርሱ ማለት ነው። ስለዚህ ብር እጃችን ላይ ካለ ወይ ደግሞ የማንቆጥብ ከሆነ ማውጣታችን አይቀርም። በኪሳችን ብር ከያዝን አለማውጣት ይከብዳል። ስለዚህ በጣም መጀመሪያው ኑ መቆጠብ ያለብንን ነገር አስር ፐርሰንት ሊሆን ይችላል አምስት ፐርሰንት ሊሆን ይችላል። ሃያ ፐርሰንት ሊሆን ይችላል ሰላሳም ሊሆን ይችላል። መቆጠብ እስከምንችል ድረስ መጀመሪያው ነው። አስበንበት መቆጠብ ያለብኝን መቆጠብ ነው። እንጂ ስራ ብርናችንን አውጥተን አውጥተን መጨረሻ ላይ የሚቀረውን ያን እንቆጥባለን የምትሉ ከሆነ ጭራሽም መቆጠብ አትችሉም። እንደዛ በየወሩ እንደዛ እያላችሁ ትባክናላችሁ እንግዲህ ብር መቆጠብ ጥቅሙ ለኛው ነው። አቅማችን ጉልበታችን እንደዛሬ አይቀርም ጤና ሁሉ ነገር ያልፋል። ስለዚህ በኋላ ማንም ሰው ባይኖረን ገንዘብ ካለን ግን የፈለግነውን ነገር ማደርግ እንችላለን። በገንዘባችን ማለት ነው። ስለዚህ ለበኋላ ለበኋላ ህይወታችን እያሰብን ገንዘብ ማስቀመጥ ጥሩ ነው። ስለዚህ ውይይቱን ለማጠቃለል ያክል ገንዘብ ትቆጥባለህ ምንድነው? አዎ በጣም እቀጥባለሁ ለነገ እያሰብኩ አስቀምጣለሁኝ። እና እንደአስፈላጊነቱ ከቆጠብኩት ደግሞ እጠቀማለሁ ማለት ነው። ይሄን ነው ያለኝ

እሺ አሁን ደግሞ የስልክ ካሜራ ትጠቀማለህ ለሚለው አዎ በደንብ ነው የምጠቀመው። እኔ እንደውም ሌላ ካሜራ ተጠቅሜም አላውቅም። አብዛኛውን ጊዜ የምጠቀመው የስልኬን ካሜራ ነው። ፎቶ ለማንሳትም እንደዛም ደግሞ ቪዲዮ ለመቅረጽም የምጠቀመው ካሜራ የስልኬ ነው ስልኬ ትንሽጥሩ ካሜራ ስላለው ወይ ደግሞ ጥርት ያለ ካሜራ ስላለው እሱን ነው የምጠቀመው ማለት ነው። በብዛት እያንዳንዱን ነገር ለማድረግ የስልኬን ካሜራ ነው የማደርገው። እንደዚህ ጉብኝት ብሄድም እዛ ቦታ ላይ ለታሪክ ወይ ደግሞ እንደዚህ ለትዝታ የሚሆነኝን ፎቶ የምነሳበት በስልኬ ነው። እንዲያውም በሌላ ሰው ስልክ ብዙም እኔ ፎቶ ተነስቼ አላውቅም። በራሴ ስልክ ነው ብዙ ጊዜ የምነሳው። እና ከዛ እያንዳንዱን ነገር በፎቶ መልክ እየቀረጽኩወይም ደግሞ እንደዚህ እየሰበሰብኩ ነው የማስቀምጠው። መ አሁን አሁን አብዛኛው ሰው ይመስለኛል ያኛውን ካሜራ የሚጠቀም አይመስለኝም። ማለት ለፎቶ ወይ ደግሞ ለቪዲዮ የሚወጣው ካሜራ አለ እሱን ካሜራ በዙም ሰው የሚጠቀም አይመስለኝም። ምክንያቱም ደግሞ አንደኛ በጣም ወጪው ትንሽ ውድ ነው። በጣም ብዙ ብር ነው የሚጠይቀው። ካሜራ ለመግዛት ግን እሱን ብቻ ደግሞ ካሜራ ገዝተን ለስልክ አንጠቀምበትም ወይ ደግሞ እንደዚህ ለመደወል አንጠቀምበትም። ለአንድ ነገር ብቻ ነው የምንጠቀምበት ስልክ ግን እንዴት ነው? አሪፍ ካሜራ ያለውን ስልክ አይተን ስንገዛ ለብዙ ነገር ነው የምንጠቀምበት ልናነብበት እንችላለን። እንደዛ ደግሞ ለመዝናናት ስንፈልግ እንደዚህ ቪዲዮዎችን የምናይበት እንደዚህ ማህበራዊ ሚዲያ የምንጠቀምበት። አሁን እንዳልኩት ደግሞ ፎቶ እና ቪዲዮ ለመቅረጽ ለማንሳት የምንጠቀምበት ነገር አሁን በዚህ በስልካችን ካሜራ ነው። እና ይሄ በጣም ደስ የሚል ነው። ዋጋውም እንደ ፍላጎታችን እንደ ምርጫችን ነው። ያሉልን እና በጣም ውድ ስልክ አለ በጣም ደግሞ እኛ መግዛት ወይ ደግሞ አቅማችን በሚችል መልኩ ደግሞ ልንገዛ የምንችለው አይነት ደግሞ ስልክ አለ። እና በጣም ስለዚህ እኔ ስለዚህ ስልክ ካሜራ በጣም እጠቀማለሁ። ሁሌም ከዱሮ ጀምሬ እኔ ካሜራ ብዙ ጊዜ አልፎአልፎ ነው። በጣም በፎ ፎቶ ፎቶ ለመነሳት ፎቶ ቤት የምሄደው ብዙ ጊዜ ግን እንደዚህ ማህበራዊ ሚዲያ ላይ ማጋራቸው ፎቶዎችን ቪዲዮዎችን የምነሳው በስልኬ ነው። ማለት ለራሴ ብቻ ሳይሆን አንዳንድ ነገሮችን ማስታወቂያዎችን አንዳንድ ነገሮችን ፎቶ ለማንሳት ራሱ ስልኬን ነው የምጠቀመው ማለት ነው። ስለዚህ እኔ ብቻ ሳይሆን አሁን ያለው ትውልድ በብዛት የስልኩን ካሜራ ነው የሚጠቀመው። እንግዲህ የምንጠቀመው የስልክ አይነት ደግሞ አቅ አቅማችን ነው የሚወስነው። በጣም ብር ካለን ወይ ደግሞ አቅም ካለን በጣም ደስ የሚል ስልክ አለ። ሳምሰንግ የሚይዝ ሰው አለ አይፎን የሚይዝ ሰው አለ ቴክኖ የሚይዝ ሰው አለ ኢንፊኒክስ የሚይዝ ሰው አለ። እንደ አቅማችን እና እንደ ፍላጎታችን አቅማችን በፈቀደልን ልክ አሪፍ አሪፍ ስልክ ገዝተን መጠቀም እንችላለን። እያንዳንዱ ስልክ ደግሞ የራሱ የካሜራ ጥራት አለው። በጣም ጥርት ያለና በጣም አሪፍ ካሜራ ያለው ስልክ አለ። በዛው ደግሞ በጣምየወረደና በደንብ ፎቶእንኳን ለማንሳትም የማይችል ደግሞ ስልክ አለ። እንግዲህ ምንም ቢሆን ምን ሰው በብዛት አሁን የሚጠቀመው ስልኩን ነው እንደ ካሜራ ማለት ነው። ወይ ደግሞ የካሜራውን ስልክ ነው የሚጠቀመው። የበተን ስልክ እንኳን ብትሆን እኔ እሱን እንኳን ፎቶ ለመነሳት የሚጠቀሙበት ሁኔታ አይቼ ነበር። ስለዚህ እያንዳንዱን እንቅስቃሴውን ሰው የሚፈጽመውን የሚያደርገውን እያንዳንዱን እንቅስቃሴ እየቀረጸ የሚያስቀምጠው በስልኩ እንደሆነ ነው። እንግዲህ እኔምየማውቀው ከራሴም ልምድ ተነስቼ ያንን ነው የማደርገው ማለት ነው። እኔም ምክንያቱም እንግዲህ ስልክ ብዙም ለመሸከም አያስቸግርም። በየሱሪያችን ወይ ደግሞ የጃኬታችን ኪስ ውስጥ አስቀምጠን ይዘን መሄድ እንችላለን። ብዙም አሁን ለሌባም ለመሰረቅም ብዙም የሚያጋልጠን ነገር አይደለም የሚታይ ነገር አይደለም። ካሜራ ግን ካለን ካሜራ ኪስ ውስጥ ማስገባት ስለሚያስቸግረን በእጅ ይዘን ስንሄድ ልንነጠቅ እንችላለን አንዳንዴ አሁን የሚያስፈሩ ቦታዎች ላይ ብንሄድ እንደዚህ አይነት ችግሮች ሊያጋጥሙን ይችላሉ። ለዛ ለዛአይ እኔ አሁን አሁን የካሜራን በጣም ያንያክል ካሜራ እኔ እንጃ የምጠቀምም አይደለም። እኛ ብቻ ሳይሆን እንደዚህ ሶሻል ሚዲያ ላይ እንደዚህ ወይ ደግሞ በማህበራዊ ሚዲያ ላይ ኮንተንት ክሬት የሚያደርጉወይ ደግሞ ቪዲዮ የሚያጋሩ ሰዎች ራሱ ስልክ እንደሚጠቀሙ ነው። በተለይ ደግሞ የአይፎንስልክ በጣም ያው ካሜራው ትንሽ ጥራት ስላለው በጣም አሪፍ ስላሁነ እሱን ነው የሚጠቀሙት ካሜራ የሚጠቀም ሰውም ሊኖር ይችላል። ግን በብዛት ያለ አይመስለኝም ምክንያቱም አንደኛ ያሰቸግራል ተሸክመው ለመዞርም ምቹ አይደለም። ግን ስልክ በቀላል በእጃችን ይዘን ወይ ደግሞ በኪሳችን ይዘን መሄድ ስለምንችል ትንሽ ነገር ነው። ግን የምሰራው ስራ በጣም ብዙ ነው ነው። እና ለዛ ለዛ ይመስለኛል እኔም ከዛ ተናስቼ ነው እንግዲህ ከምንም እኔ ከካሜራ በላይ ካሜራ ተጠቅሜ አላውቅም። እንዳልኩት ግን የስልኬን ካሜራ በጣም እጠቀማለሁ። በጣም ለብዙ ነገሮች እንጠቀማለን ነውምለው ስለዚህ በአጠቃላይ የስልክ ካሜራ ትጠቀማለህ ለሚለው የስልኬን ካሜራ አዎ በደንብ እጠቀማለሁ እስካሁንም እጠቀማለሁ እየ ተጠቀምኩኝም ነው። ወደፊት እጠቀማለሁ።

እሺ፣ አሁን ደግሞ ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው ጥያቄ መልስ እንሰጣለን ማለት ነው። ስለዚህ እኔ በብዛት ወደ ገበያ የሚሄድበት ቀን ወይ ደግሞ በሳምንት ሁለት ቀን እሄዳሉ። ይሄ ማለት በወር ውስጥ ወደ ስምንት ጊዜ ወይ ደግሞ ለስምንት ጊዜ ወደ ገበያ እሄዳለሁ ማለት ነው። እንግዲህ ገበያ የምንሄድበት ደግሞ የተለያዩ ምክንያቶች አሉ። የቤት አስቤዛ ለመግዛት የምንሄድ ሰዎች አለን፣ ለመነገድም ደግሞ የምንሄድ ሰዎች አለን በጣም እንደዚህ ሰው የሚጠቀመውን አይነት ነገር ልብስ ሊሆን ይችላል ጫማ ሊሆን ይችላል አስቤዛ ሊሆን ይችላል የተለያየ ነገሮችን ፕላስቲክም ሊሆን ይችላል፣ ቀረጢት ሊሆን ይችላል እነሱንም ለመሸጥ ገበያ የሚሄድ ሰው አለ። ይሄን ለመሸጥ ገበያ ልንሄድ እንችላለን። ድሮ እኔ እንዴት ነው ገበያ የምሄደው እንትን ዶሮ ነበረኝ እና ዶሮ ለመሸጥ ብዙ ጊዜ እሄድ ነበር። ገበያ በብዛት ማለት ነው አብዛኛውን ጊዜ እየሄድኩኝ እንደዛ ዶሮ እየሸጥኩኝ እንደዛ ለሚያስፈልገኝ ነገር እጠቀምበት ነበር። እና በሳምንት ሁል ጊዜ ቅዳሜና ሀሙስ በጣም እየሄድኩኝ ነበር እንደዛ እንደዛ እያደረኩኝ ነበር የሚሄደው እና ስለዚህ ገበያ የምንሄደው የሆነ ነገር ብቻ ለመግዛት ሳይሆን ለመሸጥም የምንሄድበት ሁኔታ ይኖራል። አሁን ከገጠር ሰዎች ሲመጡ እንዴት ነው ለመግዛት የሚመጡት ነገር አለ በዛውም ደግሞ ለመሸጥ ይዞ የሚመጡት ነገር አለ ብዙ ጊዜ አሁን እህል ይዘው ይመጡ እና እህሉን ሽጠው ጨው ይገዛሉ በርበሬ ሊገዙት ይችላሉ ከሌላቸው እንደዛ ዘይት ሊገዙት ይችላሉ ብዙ ጊዜ አሁን ቅቤም ሽጦ እንደዛ ዘይት እየገዙ ምክንያቱም ዋጋው አንድ አይደለም ያው የቅቤው ከዘይት ስለ ስለሚበልጥ ትንሽ ቅቤ ሽጦ ከዛ ብዙ ዘይት ገዝቶ ይገባሉ። እንደዛ እያደረጉ እንግዲህ ሰዎች ገበያ ሲባል እንግዲህ የምንገዛበትና የምንሸጥበት ቦታ ነው እንግዲህ እቃ የምንለዋወጥበት ማለት ነው በአጠቃላይ እና ገንዘብ የሚንቀሳቀስበት ቦታ ነው። ስለዚህ እኔም ለዛ ነው እንግዲህ ከድሮ ጀምሬ እስካሁን በሳምንት ሁለት ቀን እሄዳለሁ በጣም በጣም ስራ ከበዛብኝ ደግሞ አንድ ቀን እሄዳለሁ ማለት ነው ላልሄድበትም ላልሄድም እችላለሁ አንዳንዴ በጣም ሰው ያንን እኔ የምገዛውን ሰው ካገኘው ለሰው ሰጥቼ ወይ ደግሞ ለሰው ሰጥቼ ሰው ከዛ ያንን ነገር ገዝቶልኝ እንዲመጣ ላደርግም እችላለሁ። በብዛት ግን እንደዚህ ሁለቱም ቀን ላይ እንደዛ ስራ ስለሌለኝ እሄድና ከዛ የምገዛውን ነገር እገዛለሁ ማለት ነው አብዛኛውን ጊዜ አሁን ለመግዛት ነው እንጂ የምሄደው የምሸጠው ነገር የለኝም በአጠቃላይ ግን እኔ ለማንሳት ቅድም ለማንሳት የሞከርኩት እንዴት ነው ሁሌ ለመግዛት ብቻ ሳይሆን ለመሸጥም የሚሄድ ሰው አለ ለማለት ነው የፈለኩት እና ይሄ ደግሞ ሀቅ ነው። የታወቀ ነው በገበያ ላይ እንደዚህ ሁሉም ሰው አይደለም በጣም የሚሸጠው ሁሉም ሰውም አይደለም የሚገዛው እንደዛ አሁን ሰው እንዴት ነው እንስሳት ለመሸጥ በሬ ለመሸጥ በግ ለመሸጥ ፍየል ለመሸጥ የሚሄድ አለ እንደዛም ደግሞ ያንን ፍየል ገዝቶ ለመብላትም የሚገዛ አለ ከዛም ደግሞ የገዛውን በገዛ ዋጋ ላይ ትንሽ ጨምሮ ትርፍ ለ ትርፍ አትርፎ ለመሸጥ ወይም ደግሞ የሚገዛ ሰው አለ እና እንደዛ ነው እንግዲህ ገበያ ስንሄድ ስለዚህ ድሮ በልጅነቴ እንደዚህ በህፃንነቴ አልወድም ነበር ገበያ መሄድ ምክንያቱም ገበያ ሄጄ ሁሌ ስመለስ ሁሌም ራሴን እያመኝ ነበር የሚያስቸግረኝ እና በዛ ምክንያት ይመስለኛል አሁን አሁን ምንም አይመስለኝም ለምጄዋለሁ ያኔ ግን በጣም እያስቸገረኝ ነበር ምክንያቱም አንዳንድ ገበያ ቦታዎችን ብታዩ አሁን እንዴት ነው፣ ጥላ የለም በጣም ፀሀይ ያሰቸግራል። ያንን ፀሀይ ውስጥ ቆሜ ነበር የቤተሰቦችን የምጠቅ የም የምጠብቃቸው እና ለዛ ለዛ መሰለኝ እኔ አሁን አሁን ሳስበው በጣም ያንን ሳደርግ የነበረው ነገር አሁን ምንም አይመስለኝም ለምጄዋለሁ፣ ስሄድም ብዙም አልቆይም ቤት ቁጭ ብዬ አስቤበት መግዛት ያለብኝን አቅጄ ስለሚሄድ ብዙም ስለማልቆይ እንደዚህ አይነት ነገር አሁን አያጋጥመኝም እና ደግሞ አሁን አሁን ገበያ እንዴት ነው የሆነው ገበያው ለምሳሌ ወደ ማታ ነው ብዛት እንደዚህ ፀሀይ ከጠለቀች በኋላ ከተማ ውስጥ ስለሆነ ማብራት ስላለ እንደዛ ይወጣል መንገድ ላይ ምናምን ወደ ማታ በጣም ብዙ ነገሮች ይኖራሉ እነዚህ ጉሊት የሚባል ገበያ ይኖራል ትልቅም ገበያ ሊኖር ይችላል ቀኑን ሙሉ የሚቆይ እሱንም መጠቀም እንችላለን በብዛት ግን እንደዚህ ቤት ተሰርቶላቸው አሁን እኔ ያለሁበት ቦታ ላይ ቤት አላቸው እዛው ይነግዳሉ እዛው እቃቸውን ያስቀምጣሉ እዛው ሚጠ የሚጠብቅ ሰው አለ እንደዛ ስለሆነ በቃ ትንሽ ይመቻል አሁን ጊዜው ተሻሽሏል ሌላው ደግሞ ገበያውን እንዴት ሆንዋል እንደዚህ በኢንተርኔት ላይ መገበያየት ይቻላል እንግዲህ ቴክኖሎጂ አዳዲስ ነገሮችን እያመጣ ስለሆነ ይሄን የገበያን ስርዓቱን ትንሽ ቀለል ለማድረግ እንደዚህ አይነት ነገሮችን መጥተዋል እነሱንም ያው ብዙ ባይሆንም አሁን መጠቀም ጀምሬያለሁ በኋላ ላይ ደግሞ እንዴት ነው ያ ነገር በደንብ እየተስፋፋ ሲመጣ ነገሩ ወደ ሁሉም ነገር ወደዛ ሊቀየር ስለሚችል ያኔ ደግሞ እሱን ለመጠቀም ራሴን እያዘጋጀሁኝ ነው ማለት ነው ብዙ ነገሮችን እየተማርኩኝ ነው ስለዚህ ያም ትንሽ እንግዲህ ልፋቱን ይቀንስልናል ገበያ ለመሄድ የምናጠፋውንም ጊዜ ትንሽ ይተካልናል እና እሱንም ነገር እያሰብኩበት ነው ወደፊት እንግዲህ አይታወቅም ብቻ ለጊዜው ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው እኔ ወደ ገበያ የምሄደው በሳምንት ሁለት ቀን ነው ማለት ነው

እሺ አሁን ደግሞ አቧራ ችግር ይፈጥርብሃል የምል ጥያቄ? እንግዲህ አቧራ ችግር የማይፈጠርበት ሰው አለ ብዬ አላስብም። ምክንያቱም ወይ የጤና ችግር ሊያመጣበት ይችላል ወይ ደግሞ የንጽህና ችግር ሊያመጣበት ይችላል። እኔንም የሚያስቸግረኝ ወይ ደግሞ አቧራ እኔን ችግር የሚያደርግበት መንገድ ብዙ ጊዜ አባራ ውስጥ ሲሄድ ጫማዬ ቶሎ ነው የምቆሽሸው። እኔ እንዴት እንደሆነ ባላውቅም ወደ አሁኑ ነው በቃ ጫማ እንዳለ አቧራ የምለብሰው እና። በጣም ብዙ ጊዜ እግሬ እንደዛ በነጠላ ጫማ ወደ ውጪ ከወጣሁ ወደ አሁኑ ነው በቃ እንዳለ። እግሬ አቧራ በአቧራ የሚሉና እና በጣም ችግር የሚፈጥርብኝ ብዙ ጊዜ ሰውነቴን በማቆሸሽ ልብሴን በማቆሸሽ እንደዛው ጫማዬን በማቆሸሽ ነውና በጣም ችግር ይፈጥርብኛል። ለዛም ነው እኔ አሁን አባወራ ውስጥ አሁን መሄድ የማልወደው በብዛት በእግር ለመሄድ መንገድ ይመርጣሉ በብዛት እንደዚህ አቧራ የሌለበት መንገድ በጣም እመርጣለሁ። እንጂ እኔ አሁን እንደዛ ዝም ብዬ ያገኘሁት መንገድ ላይ ቢወጣ ልክ የሆነ ቦታ ደርሼ እግሬን ሳይ እንዳለ ጫማዬም እንዳለ ለሰውነቴም ልብስም ወደ ታች ያሉ እንዳለይበላሻሉ ለምን እንደሆነ አላውቅም። እኔ ሲሄድ አበዋራ እያነሳሁ መሰለኝ የሚሄዱና ያ ነገር አላውቅም። ግን አንዳንድ ሰው ደግሞ አለ ሲሄል ምንም አቧራ የሚባል ነገር በቃ እግሩ ላይ የማይታይ እንዴት እንደሆነ ባላውቅም በጣም እየፈጠነ በቃ በፍጥነት እየሄደ ራሱ ምንም አቧራ የሚባል ነገር በቃ በሰውነቱ ላይ የማይቀመጥ አይነት ሰው ደግሞ አለ። የኔ ግን እንደዛ ሳይሆን በቃ አይነት በጣም አይፈተንበታል ወይ የቧራ በጣም ነው የሚያስቸግረኝ። ልብስህን እንደዛ አሁን እኔ የምጠቀመው ነጠላ ጫማ ነች ነበረች እና የሆነ ቦታውን ሲሄድ በቃ እዛ ቦታ ልክ ስደርስ ለታሪክ በቃ እንዳለ እንደዚህ አባዋራውን በእግሬ እንደዚህ እየለካው የሚሄድ ነው የምመስለው። እና በጣም ችግር ይፈጥርብኛል በዚህ በዚህ ለዛም ነው እኔ አሁን ለምሳሌ በኢግር መሄድ በጣም ሁሌ ችግር ይሆንብኛል በጣም ነው የሚያስተግረኝ እና። አቧራ እንግዲህ በጋ በጋ ላይ በጣም አስቸጋሪ ነው ሁሉም ሀገር የለም። ግን ለዛ ነው እኔ አሁን ለምሳሌ ሌላ ሌላ ሀገራችን ሌላ ሀገሮች አሁን እንደዚህ በረዶ ያለበት ቦታ የሚመርጥበት ለዛ ነው ምክንያቱም እኔ አቧራ በጣም ስለምጠላ ማለት ነው። ቤት ያበላሻል እቃ ያበላሻል እንደዛ ቤቱን ቤት ካልጠረጋቹህ በየት በኩል መጥቶ እንደገባ አታውቁም ቤቱን እንዳለ የልብሱን ሙሉን ነገር ላይ ተኝተዋል። በቃ እኔ እንዴት እግር ያለው እንዴት እንደሚገባ በራሱ አላውቅም። ቤት እንዳለ ዘግታችሁ ብታስቀምጡ ራሱ የሆነ ጊዜ በኋላ ቆይታችሁ ብትመጡ በጣም እንዳለ ቤቱ አቧራ በአቧራ ሆኗል። እና በጣም ነው የምጠላው። ስነሳም በጣም ለአይንም ጥሩ አይደለም ለጤና ራሱ አሁን አቧራ ብዙ በሽታ እንደዚህ አሁን ትራክ የማይባል በሽታ ሌላ አይነት ብዙ አይነት በሽታዎች አሉና እነሱን ራሱ ያመጣል። እንደዛ ብዙ ጊዜ አዝ የሚባሉ እንደዚህ ሳይኔስ የሚባሉ በሽታዎችን የሚመጡት በአቧራ ነው። እና አቧራ በጣም አስቸጋሪ ነገር ነው። እኔ በጣም ችግር ይፈጥርብኛል አልወድም በአጠቃላይ አቧራ የምወድ የለም። ቡጃሌ ቃል ያው እንግዲህ አቧራ ሲኖር ነው ቡጃሌም ሰውን የምትበላው እና እንደዚህ ቡጃሌ እዛ ውስጥ ነው የምትኖረው ታውቃለህ? ታውቃለህ እንደዚህ አሁን ሰው እስር ቤት ምናምን እንደዚህ የወረዳ ወይ ደግሞ የቀበሌ እስር ቤት ሰው የሚጠላበት ምክንያት ምንድነው? ቤቷ አቧራ አለው አቧራ ውስጥ ደግሞ ቡጄሌ ላይ አለው ሌላ ነገር ሰውን የሚበሉ እንደዚህ ቅመል እንደዚህ ብዙ ነገሮች አሉ። እዛ ውስጥ የሚቀመጡት ቁንጫ ምናምን ስለዚህ እኛም እኔ ብቻ አለኝ ብቻ አለኝ እኔ አቧራ የሚባለውን ነገር በአጣፋ ደስ ይለኛል። ግን አቅማችን በላይ ነው አንችልም። ማለት ሁሉንም ቦታ ውሃ እንደዚህ እያርከፈከፍን አቧራውን ማጥፋትም አይቻልም። ግን ያው ዝናብ ስንዘም እኔ ለዛ ነው ደስ የምለኝ። ዝናብ ዘምቦ ከዛ አቧራው እንደዚህ ረገብ ስል ሁሉ ነገር ደስ ይላል እንጫቶቹ ራሱ በቃ እንደዚህ ለም ይሆናሉ። እንደዚህ በጣም ለምለም ሆኖ ወጣ ያሉ ግን ግን እንደዚህ ዝናብ ስጠፋ ራሱ በጣም ለም የሆነ እንጨት እንደዚህ አቧራ ለብሶ ለማየት ራሱ ደስ አይልም። እኔ አቧራ እንዲሁ ለማየት ራሱ በጣም ነው የሚያስጠላኝ እንደዛ አይደለም። ሰውነቴ ላይ ደርሰው ትቼ ችግር ሊፈጠርብኝ ችግር እና ምክንያቱም አሁን ሰውነታችን እንደዚህ ቶሎ ቶሎ የሚቆሽሸው እኮ አባራ ስላለን አባራ ባይኖር ሰውነት አይቆሽሽ ጫማ አይቆሽሽ ግራ ቆሽሽ ልብስ አይቆሽሽ በቃ ምንም ሁሌም በቃ ፈታ ብለን ነበር የምንኖረው። ግን ይሄ ነገር ስላለ በቃ ሁሌም እንግዲህ እየተሰቃየን እያሰቸገረን ነው። እንግዲህ አቧራ ጉፋን ምናምን እንደዚህ እንዳልኩት ያ አይን በሽታ ብዙ ነገሮች የምነሱት ከአቧራ ነው። አቧራ ውስጥ ብዙ ነገር አለ። እንግዲህ አፈር ብቻ ሳይሆን ብዙ የማይታዩ በአይን የማይታዩ በጣም ጥቃቅን ነገሮች የሌላ ያክል የሚያመጡ ብዙ ነገሮች አሉ። እና የነሱ ሁሉ ክምችት ስለሆነ ለዛ ነው እኔ አቧራ የምጠላው እና አሁን ቤታችንን የሚያበላሽብን በራ አበዋራ ነው። ዝናብ እኮ ቤት አያበላሽም አይደል? በተለይ የጣራውን ቆርቆሮ ምናምን አሁን ያጠብልናል። ገና ዝናብ እንደዘነበ እኮ ከላይ የምወርደው የምታየው በጣም ቆሻሻ ነው። በቃ እንዳለኝ ቤት የሚያቆሽሽ እንዳለ ብዙ ነገር ምን የሚያበላሽ አቧራ ነው። እና አቧራ ችግር የማይፈጥርበት ሰው አይኖርም። እኔም በጣም ችግር ይፈጥርብኛል ለዛ ነው እኔ አቧራ አልወድም። ስለዚህ በአጠቃላይ ይህንን ውይይታችንን ለመጨረስ ያክል አቧራ ችግር ይፈጥርብሃል? ወይ ለምለው ጥያቄ አዎ። አቧራ በጣም ችግር ይፈጥርብኛል በጣም ነው የሚያስቸግረኝ እላለሁኝ አመሰግናለሁ።

እሺ አሁን ደግሞ ለበጎ አድራጎት ሰርተህ ታውቃለህ ለሚለው ጥያቄ? አዎ እኔ ብዙ ጊዜ ለበጎ አድራጎት ሰርቼ አውቃለሁ። በተለይ ደግሞ የዩኒቨርሲቲ ተማሪ እያለሁ ብዙ የበጎ አድራጎት ስራዎችን እየሰራን ነበር። ለምሳሌ መንገድ ላይ ያሉትን ህፃናት በሱስ በተለያየ ችግር ውስጥ ያሉትን እያነሳን እንደዚህ የህፃናት ወይ የማደጎ ወይ ደግሞ። እነዚህ በሱስ ተይዘው ከሱስ እስኪያገግሙ ድረስ የሚቆዩበት ስፍራ ወይም ደግሞ ማቆያ ቦታ እየወሰድናቸው እዛም የሚያስፈልጋቸውን እንደዚህ የአገልግሎቶች እየሰጠናቸው እያስተማርናቸው እየመከርናቸው እንደዚህ እያደረግን ነበር። እና በጣም ብዙ እየሰራሁ ነበር ሌላ ደግሞ በየክረምቱ ሁሌ የበጎ አድራጎት ስራዎች ስላሉ ወደ ቤት አልሄደም ነበር። ለአንዳንድ ወር ልክ ትምህርት እንደጨረስኩኝ ቀጥታ ወደዛ እየሄድኩ ነበር የማገለግለው እና ከዛም ብዙ የምስክር ወረቀቶችን አግኝቼ ነበር። በጣም በጣም እንደዚህ አይነት ስራ የበጎ አድራጎት ስራ መስራት በጣም ነው የሚያደስተው በጣም ነው ደስ የሚለው። በጣም ለህሊናችን በጣም ደስ የሚል ነገር ነው። እና በተለይ እንደዚህ እርዳታን የሚሹ እንደዚህ እገዛን የሚሹ ሰዎችን አግዘን ረድተናቸው ከችግራቸው አውጥተን እነሱን የተሻለ ቦታ የተሻለ ህይወት መኖር ጀምሮ ስናያቸው በጣም እንደሰት አለን። እና እና ያ ነገር ለእኔ በጣም ትልቅ ቦታ ስላለው እኔ የበጎ አድራጎት ስራ አለ ከተባለ ሁሌም እሄዳለሁ በጣም እሳተፋለሁ በምችለው ነገር ሁሉ በጣም አገልግሎትን እሰጣለሁ። እስካሁንም እንደዛ እያደረኩኝ ነው ያለሁት ማለት ነው። ስለዚህ የበጎ አድራጎት የተለያየ አይነት ነው ያለው በጉልበት ሰውን ማገዝ ሊሆን ይችላል ማስተማር ሊሆን ይችላል። እንደዚህ በነፃ ማለት ነው እንደዚህ ሰዎችን ማገዝ ሊሆን ይችላል እንደዚህ ደግሞ ምንም ነገር ሳንጠብቅ መልካም የሆኑትን ነገሮችን መስራት ሊሆን ይችላል። መናገር ሊሆን ይችላል ለሰው ግንዛቤ መፍጠር ሊሆን ይችላል። ስለ እያንዳንዱ ነገር ስለበሽታ ሊሆን ይችላል ስለ አዳዲስ ነገሮች ሊሆን ይችላል። ይሄ ሁሉ ነገር አሁን በዚህ ጊዜ ሁሉም ሰው የሆነ ነገር ለማድረግ ብር ነው የምጠይቀው። እና ነገሮችን በነፃ እንደዚህ ምንም ሳይጠይቁ ለሰው ማካፈል ማድረስ አሁን ሁሉም ነገር እንደዛ ለኔ እንደ በጎ አድራጎት ስራ ነው የምቆጠረው። እና ስለዚህ ለበጎ አድራጎ ስራ ሁሌም እኔ ፊቃደኛ ነኝ ሁሌም ዝግጁ ነኝ። አንድ ከተማ ላይ ሄጄ ለመስራት ሁሌም አለው ማለት ነው። ስለዚህ የበጎ አደራጎት ስራ እንግዲህ ጥቅሙ ማለት የምናገኘው ጥቅም የለም። ማለት እንደ ሌላ ስራ ያንን ስራ ስንጨርስ የሚከፈልን ነገር የለም። ግን እንዴት ነው? እንደኛ ከፈጣሪ የምናገኘው ነገር አለ በጣም እንባረካለን። ሰውን ማገዝ ሰውን መርዳት። አስፈላጊ ነገር ሆኖ ከዛ በጣም እግዚአብሔርም እኛን ይባርክናል ጉልበታችንን ይባርክልናል። ሌላው ደግሞ በጣም እኛ ራሳችን ራሱ ለአእምሮአችን ለህሊናችን ጥሩ ነው። ሰውን እንደዚህ ከልባችን ስንረዳቸው ስናግዛቸው የሚያስፈልጋቸውን ነገር ስናደርግላቸው በጣም ደስ ይለናል አእምሮአችን በጣም ይደሰታል። የሆነ በቃ የእርካታ ስሜት ይሰማናል በህይወታችን የምንረካበት ነገር ቢኖር የበጎ አድራጎት ስራ መስራት ነው። ምክንያቱም የበጎ አድራጎት ስራ ስንሰራ ማንም አያስገድድንም ማለት እንደዛ ስራ ተብለን ተገደድን ወይ ደግሞ ታዝን አይደለም የምንሰራው እና ይሄ የታወቀ ነው። አንዳንድ ስራ አሁን ለምሳሌ ተገደን በግዳጅ ስለምንሰራ ላንደሰትበት እንችላለን ብርም ተሰጥቶን ራሱ አንዳንድ ስራ አሁን ለምሳሌ ከፍላጎታችን ውጪ የምንሰራው ነገር ላያስደስትን ይችላል። ይሄ የበጎ አድራጎት ስራ ስባል ግን እንዴት ነው? ልክ እንደ ስሙ ወዴን ፈልገን ነው የምንሰራው ማንም ሳያስገድደን ነው የምንሰራው እና ይሄን ነገር ስንሰራ በቃ በጣም ደስታውን ስሜቱን መግለጽ ከባድ ነው። ማለት ስሜቱን ስል በጣም ደስ የሚል እና በጣም ደስ የሚል ስሜት ይሚፈጥርብን በጣም የሚያስደስተን አይነት ነገር ነው። እና ከስሙ እንደምንረዳው ራሳችንን ፈቅደን ራሳችንን ሰጥተን ነው እምንሰራው። እንደዚህ አይነት ስራ እና የበጎ አድራጎት ስራ በጣም በጣም ሰውን የሚያቀራርብ ሰው ለተቸገሩ ሰዎች የሚደርስበት መንገድ ቢኖር የበጎ ድራጎት ስራ ነው። ሌላ በሌላ በሌላ አሁን የበጎ ድራጎት ስራ የምንሰራላችሁ ሰዎች እንዴት ነው አቂም የሌላቸው ሰዎች ናቸው? ከህብረተሰብ ውስጥ በጣም ችግር ያጋጠማቸው በጣም ትንሽ አነስ ያለ ህይወት ያላቸው ሰዎች ስለሆኑ ለነሱ መድረስ ለነሱ መብቃት በጣም ደስ የምል ነው። እነሱ ደግሞ ተሻሽሎ ችግራቸው ተፈቶ የተለየ የተሻለ ህይወት ኖሮ ስናገኝ ደግሞ በጣም ደስ ይላል እነሱም ይመርቁናል የነሱም ምርቃት ደግሞ ብዙ ጊዜ ይሰራል። ያ ደግሞ እንግዲህ ጥቅሙ ያ ነው ማለት ነው። ስለዚህ ለበጎ አድራጎ ሰርተህ ታውቃለህ? ለሚለው ጥያቄ በአጠቃላይ ብዙ ጊዜ ሰርቼ አውቃለሁ ከልጅነቴ ጀምሬ እስካሁን ብዙ የበጎ አድራጎት ስራዎች ተሳትፌ አውቃለሁ በጣም ብዙ ሰርቻለሁ ማለት ነው

እሺ አሁን ደግሞ ማሰላሰል ታደርጋለህ ለሚለው ጥያቄ? እንግዲህ ማሰላሰል በጣም አደርጋለሁ ግን ብዙ ጊዜ አልወስድበትም። እንዴት ነው የሆነ ነገር ማሰላሰል ከፈለኩኝ ልክ ነገሩን እንደሰማሁ ትንሽ አስብበታለሁ መጥፎ ጎኑን ጥሩ ጎኑን እና የማገኝበት ምን መጠቀም እችላለሁ ምን ደግሞ ሊጎዳኝ ይችላል። ምን መስጠት እችላለሁ ምንም ሰጥቼ ደግሞ ምንም መቀበል እችላለሁ የምለውን ነገር ቀለል ያለ ያለች ማሰላሰል ለማደርገው ነው። ጊዜ ብዙ ጊዜ አሁን ለምሳሌ እያሰላሰልኩኝ ብዙ ሰዓት አልወስድም ሰዓትን አላጠፋም። በጣም ወሳኝ እና በጣም መሰረታዊ የሚባሉ ነገሮች ላይ ጊዜ አጠፋለሁ ጊዜ አጠፋለሁ ማለት እንደዚህ። ጥቅሜን በምን መልኩ ሊጠቅመኝ ይችላል አሁን እንዳልኩት እና አሚል ደግሞ ሊጎዳ እችላለሁ። እኔ ያው ለምሳሌ ምን መጠበቅ አለብኝ የምለውን ነገር። በጣም ይሄ አስብበትና እሱን እገባበታለሁ ከዛ ወደ ገደለው ነው የምገባው ወይ ደግሞ ወደ ስራ ነው የምገባው እንጂ። ብዙ እያሰላሰልኩ እያሰብኩ እንደዚህ መጨነቅም አልፈልግም አላደርገውም። እነሱ ጥሩ አይደለም ይሄ ጊዜ ጊዜ መግደል ነው የሚሆነው። ጥንቃቄ የሚያስፈልግ ነገር ከሆነ መጀመሪያውኑ ጥንቃቄ እንደሚያስፈልግ አውቃለሁ። ግን ደግሞ ቶሎ እርምጃ መውሰድ ካለብኝ ደግሞ እሱንም ማወቅ አውቃለሁ። ስለዚህ ከማሰላሰል በፊት እኔ እንዴት ነው የማደርገው ዝግጅት ነው በጣም ሁሌም ለራሴ የምነግረው ምንድነው ማዘጋጀት እንዳለብኝ ነው። ከተዛጋጀው ምንም ነገር ማለት መዘጋጀት ማለት ማሰብ ነው በጠባብ አጠቃላይ ግን እንዴት ነው? ብዙ ብዙ ጊዜ ይወዝዳል። እና የሚያስፈልገው ለምሳሌ በአእምሮ መዘጋጀት አለ በገንዘብ በኩል መዘጋጀት አለ እንደዛ በሌላ በሌላ መዘጋጀት አለ እና ዝግጅት ስናደርግ ብዙም ማሰላሰል አያስፈልግም። ምክንያቱም ያን ነገር ካደረግን ምን እንደሚመጣ ስለምናውቅ ማለት ነው። ስለዚህ ስንዘጋጅ እናቅዳለን ስናቅድ ደግሞ ለትርፍ እናቅዳለን ለክሳራ እናቅዳለን ምክንያቱም ሁሌ ትርፍ የለም ሁሌም ደግሞ ኪሳራ የለም ትርፍ ስኖር ትንሽ መክሰር ደግሞ ይኖራል። ያንን ያንን ነገር እያሰብን ስንኖር ያው መዘጋጀት እንችላለን ማለት ነው። ስለዚህ ማሰላሰልን በጣም አደርጋለሁ ያው የማያሰላስል ሰው የለም ብዬ ተስፋ አደርጋለሁ። ሳናሰላስልማ የሆነ ነገር ከጀመርን ትርፉ ክሳራ ነው ወይ ደግሞ ምንም የምናደርገውን ነገር አናውቅም ማለት ነው። ስናሰላስል እኮ አሁን ለምሳሌ ምክር የሚያስፈልግበት ቦታ ላይ። ምክር ለመቀበል። እንደዛ ደግሞ እውቀት የሚያስፈልግበት ቦታ ላይ ለመማር እንደዛ እገዛ የሚያስፈልግበት ቦታ ላይ ለእገዛ ለመጠየቅ ወይ ደግሞ ሰው ከጎናችን እንዲቆም። ለመጠየቅ። እና የሆነ እንኳን የሚያሰጋን ነገር ካለ ለሰው ልምድ ለመቀበል ወይ ደግሞ ልምድ እንዲያካፍሉልን ለመጠየቅ ራሱ ማሰላሰል ያስፈልጋል ማለት ነው። ውሳኔዎቻችን እንኳን መገምገሚያ ነው የሚሆነው ማለት ማሰላሰል ማለት መገምገም ማለት አይደለም። ስለዚህ እንደዚህ ነገሮችን ስንወስን ለመገምገም በጣም ማሰላሰል ግድ ይላል ማለት ነው። ስለዚህ ምንም ነገር ሳናሰላስል አውጥተን አውርደን ሳናስብ ምንም ነገር ማድረግ የለብንም። እኔም ግን እኔ ያልኩት እንዴት ነው ብዙ ጊዜ አልወዝድበትም ነው። እሰጣለሁ ወሳኝ ወሳኝ የሆኑ ሀሳቦችን አነሳና እነሱም ትንሽ አስብበታለሁ ከዛ ወደ ገደለው እገባለሁ ወይ ደግሞ ስራውን ወደ መስራት ወይ ደግሞ እርምጃ ወደ መውሰድ ነው የሚሄደው ማለት ነው። ስለዚህ እያንዳንዱ ሰው በዛ እንደዛ ራሱን ቢያዘጋጅና በጣም ጊዜም ሳያጠፋ በጣም እንደዚህ አሰላስላለሁ ብሎም ደግሞ ለችግር ውስጥ እንዳይገባ አጉል የሆነ ፍልስፍና ውስጥ እንዳይገባ። ልኩን ማወቅ አለበት ብዬ ነው የማስበው። ልኩን አውቆ እነዚህ ማድረግ ያለበትን እንደዚህ ምን ማድረግ እንዳለበት ምን ማድረግ ደግሞ እንደሌለበት አውቆ እንደዚህ የሚሰራ ከሆነና መኖር ከሆነ ያው ማሰላሰል ይሄ ነው ማለት ነው። ስለዚህ ማሰላሰል ማለት በጥንቃቄ ማሰላሰል ማለት ነው። ማሰላሰል ማለት እንግዲህ አውጥቶ አውርዶ በግራም በቀኝም ከኋላም ከፊትም ያለውን ነገር መለየት እንደማለት ነው። ስለዚህ የማሰላሰል በጣም ወሳኝ ነገር ነው። በጣም በህይወታችን ውስጥ ጥሩ ወሳኔ ለመወሰን ወይ ደግሞ በህይወታችን ውስጥ ስኬታማ ለመሆን ማሰላሰል መቻል አለብን። ማሰላሰል ማለት አእምሮአችንን ማሰራት ማለት ነው። ስናሰላስል ነው አእምሮአችንን የምናሰራ ስናሰላስል ነው በጣም ውጤታማ የምንሆነው ስናሰላስል ነው በጣም የምንለወጠው ስናሰላስልም ደግሞ ነው በጣም የምንበስለው። አይምሮአችንም የሚበስለው ስለዚህ እንደዛ እያሰብን። ያው ነገሮች ላይ መዘጋጀት በጣም ጥቅም አሉ እና እኔ ይሄንን እያሰብኩ ነው ይሄንን እያደረኩኝ ነው እስካሁን የደረስኩት በትምህርትም በኩል በኑሮም በሁሉም ነገር ውስጥ እንግዲህ ማሰላሰልም በጣም አስቀድማለሁ ሁሌም ትኩረት እሰጣለሁ ማለት ነው። ማሰላሰል ማለት ለዛኛው ነገር በጣም ትኩረት መስጠት ማለት ነው። በጣም ትኩረት ሰጥቶ አስቦበት የሆነ ነገር ለመወሰን ማሰላሰል ወሳኝ ነው። ስለዚህ በአጠቃላይ ማሰላሰል ታደርጋለህ ለምለው ጥያቄ? አዎ አሰላስላለሁ ማሰላሰሌን አደርጋለሁ ማለት ነው

እሽ አሁን ደግሞ የህዝብ መመላለሻ ትጠቀማህ ለሚለው ጥያቄ? አዎ እኔ የህዝብ መመላለሻ ብዙ ጊዜ እጠቀማለሁኝ። ምክኒያቱም እንግዲህ የህዝብ ማመላለሻ ካሉት የትራንስፖርት አገልግሎት ውስጥ በጣም ይሄ የከተማ ባስ በብዛት እጠቀማለሁኝ ምክንያቱም ዋጋውን የምንከፍለው ብር ከሌላው ሁኔታ የለመጓጓዣ የምንጠቀምባቸው መኪናዎች ትንሽ በጣም ትንሽ በጣም የተሻለ ስለሆነ ሁሌም እሱን ነው መጠቀም ማለት ነው። ሁለተኛ ደግሞ ምቾትም አለው። ያን ያክል አያጨናንቅም ቆመን መሄድ እንችላለን ተቀመጠን መሄድ እንችላለን እንደዛም ተደግፈን መሄድ እንችላለን ለዛ ለዛ ማንም ሰው እንደተመቸው እንደተመቸው ስለሚችል ወይ ደግሞ መንቀሳቀስ ስለሚችል እና የህዝብን ማመላለሻ በጣም እጠቀማለሁ ማለት ነው ከቤቴ እንደወጣሁ ሁሌም የምጠቀመው እሱን ነው። እሱ ከሌለ ደግሞ በእግሬ መሄድን ነው የምመርጠው ካርኔ ቆሜ የምጠብቀው ማለት ነው። ስለዚህ የህዝብ መመለሻ በጣም እኔ በጣም እጠቀማለሁ እንደውም ከዘጠና በመቶ ፐርሰንት በላይ እሱን ነው የምጠቀመው ካልሆነ ደግሞ በኢግሬ ነው ማለት ነው። የሚጓዝበው ብዛት እና የህዝብ ማመላለሻ መጠቀም ያው ብዙ ጥቅሞችን አሏቸው ላይ ይሄንን አሁን ለአንድ ታክሲ ከምንከፍል ደርሶ መልስ ሊሆነን ይችላል ማለት ነው። አንድ አንድ ዙር ብቻ ሌላ አሁን ለሚኒባሶች የምንከፍል ለህዝብ መመላለሻ አውቶቡሶች ብንከፍል አንድ ሁለት ሶስት ዙር ልንሄድበት እንችላለን እነዛን ቦታ እና በጣም ዋጋው አነስ ያለነው እና ለሁሉም ሰው ለሁሉም የብረተሰብ ክፍል የሚያመች አይነት ነው። በተለይ ደግሞ ዝቅተኛ የገቢ ዝቅተኛ ገቢ ላላቸው ሰዎች በጣም የሚመረጥ እና እኔም እንዲጠቀሙ የሚነግራቸው እና የሚመክራቸው ነገር የህዝብ ማመላለሻ በተለይ ደግሞ አውቶብሶችን የከተማ አውቶብሶችን ቢጠቀሙ እላለሁኝ። ምክንያቱም አንደኛ ሾፌሮቹን በጣም ረጋ ያሉ ናቸው ስነዱ አይፈጥኑም ወይ ደግሞ አይቸኩሉም። ስለዚህ ያደጋ ስጋትም ያናክል የለም። አሁን ደግሞ የተሻሻለ አሁን በኤሌክትሪክ የሚሰሩ የከተማ ባሶች እየገቡ ነው ከተማችን ውስጥ እና እነሱ ደግሞ ከበፊቱ እንደውም በፍጥነትም እንደዛም ደግሞ በክፍያም በጣም አነስተኛ እንደሆኑና እነሱን መጠቀም ደግሞ በጣም እንዳውም ይመከራል ማለት ነው። በዚህ ሰዓት እና እኔ አሁን እነሱን እሱንም በጣም እመክራለሁ ሰዎችን እንዲጠቀሙ። ምክንያቱም አስር አስር ብር ወይ ደግሞ አስራ አምስት ብር ወይ ቢበዛ ሃያ ብር እያስከፈሉ ነው በጣም ረጅም መንገድ የሚያስጎዙት እና እሄ እንግዲህ የምገኝ አይደለም ስለዚህ ሁሉም ሰው ቢጠቀም እላለሁኝ። እንግዲህ ችግሩ አንዳንዴ በጣም ስንቸኩል በፍጥነት ላይመጡ ሊሆን ይችላሉ ቢመጡ ራሱ በየቦታው እየቆሙ ስለሚሄዱ ሰው እያስገቡ እያወረዱ ስለሚሄዱ ትንሽ ስራ ሊረፍብድብን ይችላል እንደዛ እንዳያጋጥመን ደግሞ ማድረግ ማድረግ አለብኝ ብዬ የማስበው ነገር ምንድነው? ቀደም ብለን መነሳት ጥሩ ነው ሰአታችንን ለመጠቀም ወይ ደግሞ ስራም እንዳይረፍድብን እዛ ስራ ቦታው ሌላ ችግር እንዳያጋጥመን ቀደም ብለን ተነስተን ብንገባና ከዛ ብንሄድ እላለሁኝ እንደዛ ሲሆን ያንን ችግሮችን መቅረፍ እንችላለን ማለት ነው። ግን ቆይተን የምንነሳ ከሆነ ደግሞ የግድ ሌላ የህዝብ ማጓጓሻ ወይ ደግሞ ማመላለሻ ትናንሽ መኪናዎችን መጠቀማችን ግድ ይላል ማለት ነው። ግን ቀድሜን የምንነሳ ከሆነ ያኛውንም ጠብቀን ቀስ ብሎ ቢሄዱ እንኳን በሰአቱ ሊያደርሱን ይችላል ማለት ነው። ስለዚህ ጠዋት ላይ ምንነሳ ከሆነ አሁን ጠዋት ቶሎ ቀደም ብለን ተነስተን ቁርሳችንን በልተን ተዘጋጅተን ከዛ ጉዞአችንን ብንጀምር አሪፍ ነው። ከዛ ትንሽ ረፈድ ብለን የምናጣ ከሆነ ደግሞ ችግር የለውም እሱንም ተረጋግተን ቁርሳችንን በልተን ሁለት ሰዓት ሶስት ሰዓት አካባቢ ወጥተን መጓዝ እንትን አለን ምክንያቱም በዛን ሰዓት ሁሉም ሰው ወደ ስራ ገብቷል ያልቃል እና ብዙም የሚያስቸግረው ደግሞ የሚያሳስበው ነገር ስለማይኖር ማለት ነው። ስለዚህ እኔ እኔም እንደዛ ነው የማደርገው ብዙ ጊዜ በጣም ምቸኮል ከሆነ ቀደም ብዬ እነሳና ቀደም ብዬ ተነስቼ እዛ በቦታው ላይ ለመገ ለመድረስ እሞክራለሁኝ ቀደም ብዬ እነሳና ማለት ነው። ካልሆነ ደግሞ ካልሆነ ያኔ ሌላ አማራጭን እጠቀማለሁ ብዙ ጊዜ ከተማ አውቶቢስ ትቼ ትናንሽ ሚኒባሶችን እጠቀማለሁ ማለት ነው። ብዙ ጊዜ እንደዛ አደርጋለሁ። በጣም የሚሸኩልና በጣም ቶሎ እዛ ቦታ መድረስ አለብኝ ብዬ ካሰብኩኝ እንደዛ ነው የማረገው ካልሆነ ችግር የለውም የማልቸኩል ከሆነ እዚሁ ቀስብዬ ተረጋግቼ ጠብቄ እሄዳለሁ ማለት ነው። ስለዚህ እንዳልኩኝ ብዙ ምቾቶችን ስላሉ ህዝብን ማመላለሻ በጣም እጠቀማለው ያው ዋጋውን ያን ያክል የከፋ አይደለም ወይ ደግሞ ከፍ ያለ አይደለም ሁሉንም የሁሉንም ሰው አቅም ያማከለ ስለሆነ ጥሩ ነው። ብዬ አስባለሁ። ስለዚህ የህዝብ ማመላለሻ ትጠቀማለህ ለሚለው አዎ የህዝብ ማመላለሻ በደንብ እጠቀማለሁ የጠቀምኩኝም ነው ማለት ነው

እሺ አሁን ደግሞ፤ "እሳት ለማንደድ ምን ትጠቀማለህ?" ለሚለው ጥያቄ፤ እንግዲህ ያው አሁን አሁን ብዙም እሳት ባንጠቀምም ግን አልፎ አልፎ መብራት ሲጠፋ እሳት እንደምጠቀም ወይ ደግሞ ከሰል እንደምንጠቀም ይታወቃል። እና እኔ እሳት ለማንደድ ብዙ ግዜ ክብሪት እንግዲህ እጠቀማለሁ። ኪብረት እና በፌስታል ነው የምጠቀመው ፌስታል አያይዤ ከዛ ካርቶን፤ ወይም ደግሞ ትንሽዬ ደረቅ እንጨቶችን ሰባብርና ከሰል ማንደጃ ላይ አስቀምጣለው። ከሰሉን ከስር አድርጊያለሁ። ከዛ እንጨቶቹ ላይ ወይም ደግሞ ካርቶን ላይ አንጠባጥብ እና በፌስታል አቀጣጥዬ ከዛ በዛው ነው ማነደው ማለት ነው። ብዙ ጊዜ እንደዛ ሳደርግ እሳቱ በቀላሉ ይነድልኛል፤ ወይም ደግሞ ይይዝልኛል ከሰሎቹን። ከዛ ስራዬን እሰራለሁ ማለት ነው። ብዙ ግዜ ግን አሁን አሁን ያን ያክልም አልጠቀምም እንዲያውም መብራት ሲጠፋ እንኳን እኔ ምግቤን ከውጭ ለመብላት ነው የማቅደው እንጂ፤ ብዙ ጊዜ አሁን እሳት ካልኩኝ ገና ገና ብዙ ይቆይብኛል። ገና እሳቱን ለማቀጣጠል ከዛ ደግሞ ከሰሉን መግዛቱም ሌላ ችግር ነው። እና ብዙ ግዜ የምመርጠው እሱን ነው። ቀለል ያሉ ነገሮችን ሰርቼ ለመተኛት ነው የምመርጠው ማለት ነው። ብዙ ጊዜ እና ግን ሳነድ የምጠቀመው ፌስታል፣ ካርቶን እና ክብሪት ነው ማለት ነው። ክብረት ክብረት እጠቀም እና ያንን ክብሪት ከዛ ዶቅስና ከዛ ዶቅሼ ፌስታል ላይ አቀጣጥላለሁ። ከፌስታል ላይ ደግሞ ፌስታሉ እሳት ይዞ ይንጠባጠባል ታውቃላችሁ። እና ከዛ እሱ ድግሞ ካርቶን ወይም ደረቅ እንጨት ትንንሽዬ እንጨት ሰንጣ ሰንጥቄ በደንብ እንትን ብዬ በቀጭኑ አደርጋለሁ እዛ ላይ፤ ከዛ እሳቱ እዛ ላይ ሲንጠባጠብ ከፌስታሉ ይይዛል ማለት ነው ከሰሉ እና እንደዛ ነው ማቀጣጥለው። እንግዲህ ሰዎች የተለያየ መፍትሄ ይጠቀማሉ። እኔ አሁን ለምሳሌ እስቶቭ ላይ ሲጠቀሙ አየዋለሁ አንዳንድ ሰዎች ከሰሉን ምን ያደርጋሉ ስቶቭ ላይ አስቀምጠው ያንዳሉ ከዛ ስቶቩን እሳት ሲዪዘው አንድ ሁለት ፍሬ ወይም አራት ፍሬ አድርገው ክዛ ወደዋናው ያስገቡና እንደዛ ያራግባሉ ከዛ እሳቱ ይይዛል ማለት ነው። ግን ብዙ ግዜ የምጠቅመው ለ ለምንድነው ለእንትን ነው። ለ መብራት ሲጠፋ ብቻ ነው እንጂ ሁሌ አይደለም ማለት ነው። ይሄ ሁልጊዜ የሚጠቀሙ ሰዎች ናቸው እንደዚያ የሚያደርጉት። እና ሁሌ ሳይሆን እንደዚህ መብራት ሲጠፋ ብቻ ነው ብዙ ግዜ እንደዛ የማደርገው። እና ይሄ ደግሞ እንግዲህ ያው አንዳንዴ ድንገት መብራት ጠፍቶ የሚቆይበት ሁኔታ ይኖራል። አንድ ቀን ሙሉ ሳይመለስ ጠፍቶ የሚቆይ የሚቆይበት፤ ሳምንቱ ሙሉ የሚቆይበት እንዲሁም አጋጣሚ አለ። አንዳንዴ አሁን መንገድ ሲሰራ እነዚህ ገመዶቹ ከተበጠሱ ወይም ደግሞ ዝናብ ዘንቦ እነዚህ የመብራት ገመዶች ከተበጣጠሱ፤ ወይም ደግሞ እንዲዚህ ፖሎች ከወደቁ። እንደዚህ አይነት ነገሮች ሲያጋጥሙ ነው እንግዲህ በብዛት የምጠቀመው እንጂ አሁን ቆየሁ እንደውም እሳት ከተጠቀምኩኝ ማለት ነው። ብዙ ግዜ ባልጠቀምም ምክንያቱም እንግዲህ ለጤናም ችግር እንዳለው ታውቁታላችሁ። ከ አሁን ከከሰል የሚነሳው ጭስ እንግዲህ ያንን ካርቦንዳይ ኦክሳይድ የሚባለውን፤ ወይም ደግሞ ካርቦን ሞኖ ኦክሳይድ የሚባለውን ነገር ይለቅብኛል። እና ያ ደግሞ ብዙ ግዜ ሰዎችን ሊገል እንኳን ይችላል ማለት ነው። ማታ ላይ አሁን ከሰል ቤት ውስጥ ማቀጣጠል የማይመከርበት ምክንያት ይሄ ነው። ብዙ ግዜ ከሰል ውጪ ላይ ሰዎች ምግብ የሚሰሩ ከሆነ ውጪ ላይ ብቻ ውጪ ላይ አቀጣጥለው እንደዚያ ቢያደርጉ አሪፍ ይመስላል ማለት ነው። ሌላው ደግሞ እንደዚህ ስናቀጣጥል ከሰል ማቀጣጠላችን የ የ ሌላ ብዙ ምክንያቶች ይኖሩታል። አንደኛው ሰው ምግብ ለማቅ ለማዘጋጀት እነዛን ደግሞ ክረምት ላይ እንደሚታወቀው ብርድ አለ፤ ያንን ብርድ ለማጥፋት ወይ ደግሞ ብርዱን ለመከላከልም ሰዎች ብዙ ግዜ የሚጠቀሙበት ምንድነው ከሰልን ያቀጣጥላሉ። ያ የተቀጣጠለው ከሰል ደግሞ ብርዱን ያባርላቸዋል ማለት ነው። ስለዚህ እንደዚህ ስንጠቀም ቤታችን ውስጥ ቢሆን አሪፍ ነው፤ ግን ስንተኛ መርሳት የለብንም። ወይ ከሰሉን ማጥፋት አለብን፤ ወይ ደግሞ ከሰል ማንደጃውን ይዘን ወደውጪ ብናወጣው ጥሩ ነው። ምክንያቱም ሌላ ችግር እንዳያመጣብን ማለት ነው። ብዙ ግዜ አሁን ሰወች ከሰል አቀጣጥለው ቤት ዘግቶ ትኝ ረስቶት ተኝቶ ከዛ በዛው ወይ ይታመማሉ፤ ወይ ደግሞ የሚጎዳ ሰው ሊኖር ይችላል፤ በዛ በሽታ ሊይዘው ይችላል። ሳይታወቁ ሊጎዱ ይችላሉ። ስለዚህ ማረግ ያለብን ነገር ምንድነው? በተቻለ መጠን ወደ ውጪ ብናወጣው ጥሩ ነው። ቤት ውስጥ መርሳት የለብንም። ሰው እንኳን ሲቀመጥ ወጣ አርገን በረንዳ ላይ ምግባችንን እንደዛ ብንሰራ አሪፍ ነው። ካልሆነ ሌላ ችግር ያመጣብናል ማለት ነው። እኔ በዛ ምክንያት የሞቱ ሰዎችን እንኳን አውቃለሁ ብዙ ግዜ እና ጥሩ አይደለም። ስለዚህ እንግዲህ እሳት ለማ ለማናድ ምን ትጠቀምለህ? ለሚለው እንግዲህ እኔ ክብሪት እጠቀማለሁ፤ ፌስታል እጠቀማለሁ፤ ካርቶን እና ከሰል ነው ብዙ ግዜ የምጠቀመው። በዛ ነው እሳት የማነደው ማለት ነው። እንደዛ እያደርኩኝ ነው ብዙ ግዜ እሳት የማነደው እና ምግቤን ለመስራት

እሺ አሁን ደግሞ ጨው ብዙ ትወዳለህ ለምለው ጥያቄ? ጨው እወዳለሁ እንደውም እኔ ጨው የሌለበት ምግብ አይመቸኝም። በተለይ ፓስታ መክሮኒ እንደዚህ አይነት አሁን ጎማን ሲሰራ ወይ ደግሞ ስጠበስ ጨው ቢኖር ደስ ይለኛል። ብዙ እወዳለሁ ማለት ግን ከልክ በላይ ስሆን ወዳለው ማለት አይደለም። እንደምታውቀው እንግዲህ ጨው ያለበት ምግብ ስንበላ ውሃ ይጠማናል ወይም ደግሞ ውሃ እንድንጠጣ ያደርገናል እና። ለዛ ጨው እጠቀምና ብዙ ጊዜ ከዛ ውሃ እንድጠጣ ስለሚያደርገኝ ጨው በጣም እጠቀማለሁ። ወይ ደግሞ ጨው ከሌለኝ ከሌለኝ ብዙ ጊዜ እንደዚህ አሁን በርበሬ ሲፈጭ ብዙ ጊዜ ጨው ያለበት በርበሬ አለ። አሁን ለምሳሌ ከሱቅ የሚገዛ ብዙ ጊዜ ያደርጉበትና ይገዛሉ ወይ ደግሞ ጨው ያሉበት ምግቦችን ገዝቼ ነው የምጠቀመው ማለት ነው። ስለዚህ እኔ ጨው ከሱካር በላይ ነው እንደውም በጣም ደስ የሚለኝ በጣም እጠቀማለሁኝ። እያንዳንዱን የምጠቀመው ነገር ውስጥ ጨው ይኖራል ማለት ነው። ስለዚህ ውሃ እንኳን ስጠጣ እኔ አሁን የሃይላንድ ውሃ ስጠጣ መጀመሪያ ላይ የማየው ነገር ምንድነው የጨው ይዘቱ ምን ያክል ነው የሚለውን ነገር አያለሁ ማለት ነው። ምክንያቱም እንግዲህ ጨው ይታወቃል ሰውነታችን ውስጥ በጣም ወሳኝ ነው። ግን ከልክ በላይ ሲሆን ደግሞ በቀን አሁን ለምሳሌ ለአንድ ሰው በእድሜ እንደዚህ ተሰልቶ ምን ያክል መውሰድ አለበት የሚባለው ነገር አለ። እሱን እሱን ነገር ታሳቢ አድርጌ ግን ያው አሁን እኔ ችግር ስለሌለብኝ የጤና ችግር ስለሌለብኝ። ጨው በጣም እጠቀማለሁ ግን ለአንዳንድ ሰዎች ደግሞ የማይመከር አለ ለምሳሌ ጨው በጣም ብዙ እንዳይጠቀሙ ማለት ነው። አሁን ለምሳሌ የእንደዚህ ግፊት ወይ ደግሞ ግፊት ያለባቸው ወይም ደም ብዛት ላለባቸው ሰዎች አይመከርም። እንደዛውም ደግሞ ኩላሊታቸውን የሚያማቸው ወይ ደግሞ ብቻ የጤና እክል ያለባቸው ሰዎች ይታይና እነዚህ የሚከለክልበት አለ። በቀን ሁለት ግራም ቢበዛ ሁለት ግራም ቢጠቀም ወይ ደግሞ ሁለት የሻይ ማንኪያ እንዲጠቀሙ ይመከራል ማለት ነው። በቀን ውስጥ ስለዚህ ያ የጤና ችግር ካለባችሁ ነው። የጤና ችግር ላይ የሌለበት ሰው ግን ያው ሳያበዛ ካበዛንማ አንችልም ሲጀመር መብላትም አንችልም ከልክ በላይ ሲሆን። ግን ያለ ጨው ደግሞ ሚጣፍጥ ነገር የለም ብዬ ተስፋ አደርጋለሁ። እኔ ቡና ራሱ እኔ ብዙ ጊዜ በስኳር ሳይሆን በጨው ነበር የምጠጣው። አሁን አሁን ነው። ትንሽ ያንን የሱካሩን ትቼ የጨውን ትቼ ወደ ሱካር የመለስኩት እንጂ። ጨው በጣም አሪፍ ነው እኔ በጣም እወዳለሁ። ምግብ እንግዲህ ያለ ጨው አይጣፍጥም ይታወቃል። የትኛውም ምግብ ውስጥ ጨዋ አለ እንደውም እስክንለምድ ድረስ አልጫ ማለት አልጫ ሲባል አሁን ጨው የሌለው ነው ብዙ ጊዜ በርበሬ የሌለው ሳይሆን ጨው የሌለው ነው። ስለዚህ እስክንለምድ ድረስ በጣም ነው የሚያስቸግረኝ። የአልጫ ምግብ እና ይሄኛው ግን በጣም እኔ አሁን ለምሳሌ ጨው ያለውን ምግብ ሁሉንም እወዳለሁ። እያንዳንዱ የምንጠቀመው ምግብ ውስጥ ምን አለ አዎ አለ ማለት ነው። ስለዚህ ጨው በጣም ደስ የሚል ነው በታሪክም በብዙም ነገር በእምነትም እንግዲህ እንደ ጨው ምሳሌ የተደረገ ጨው በምሳሌነት ይነሳል። ያው ማጣፈጫ ነው ካሉት ማጣፈጫዎች ዋናው እሱ ነው። ሁሉንም ነገር ጨምረን ጨምረን ጨው ነገሩ ጨው ከሌለ በቃ ምግቡ ምንም ዋጋ የለውም አይበላልንም አይዋጥልንም። እንኳን ስለዚህ እጨው በጣም እኔ የምወድበት ለዛ ነው ዋና የምግብ ማጣፈጫ ነው። ከዛ ያለሱ ምግብ አይጣፍጠንም ያለሱ ምግብ አይበላልንም። ይሄንን ደግሞ ማንም ሰው ያውቃል የትኛውም የአለም ክፍል ላይ ያለ ጨው ሚሰራ ምግብ አለ ብዬ ተስፋ አላደርግም። እኔ ምክንያቱም የሚጨምሩበት መጠን አነስ ሊል ይችላል ግን እያንዳንዱ ውስጥ ጨው አለ። ዳቦ ስንጋግር ዳቦ ውስጥ ትንሽዬ ጨው ይጨምሩበታል። ወይ መጋገሪያው ላይ የሆነ ነገር አድርጎ እንደዛ እንደዛ እያደረጉ ነው የሚሰሩት ያለጨው የሚሰራ ነገር የለም ማለት ነው። ስለዚህ እያንዳንዱን ነገር አሁን ፋብሪካ ውስጥም እንኳን የሚመረቱ ምግቦችን ብታዩ እያንዳንዱ የጨው መጠኑ ይጻፋል ማለት ነው። እዛ ላይ ስለዚህ እንግዲህ ጨው ብዙ ጊዜ አሁን ለምሳሌ አይረን ያለው ጨው ብዙ ጊዜ አሁን ይሄ አንገታችሁ ላይ ጎይተር የወጣባቸው ሰዎች ይመከራል ብዙ ጊዜ ያንን ለማጥፋት እንኳን ይሄ አሁን የሱ እጥረት ሲኖር የጨውም እጥረት ሲኖር ያ እንኳን ችግር ሊመጣብን ይችላል ማለት ነው። ስለዚህ ያንን ታሳቢ በማድረግ እንግዲህ እኔ ካነበብኩትም ነገር እንደዛውም ደግሞ ከልማዴም አንፃር ጨው በጣም እወዳለሁኝ በጣም እጠቀማለሁኝም። እያንዳንዱ የምሰራቸው ምግቦች ውስጥ የምባላቸው ምግቦች ውስጥ ጨው አለ ማለት ነው። ያለጨው የምሰራው ምግብ የለም ያለጨው የምበላው ምግብ የለም። እንግዲህ ሁላችንም እንደምናውቀው ምግብ ጨው ከሌለ ምንም እንግዲህ ጣዕም የለውም። ጣዕሙ የሚታውቀው በጨው ነው ማለት ነው። በጣም ከበዛም ከባድ ነው ካነሰም በጣም ደስ አይልም። ስለዚህ አሁን ጨው ብዙ ትወዳለህ ለሚለው አዎ በጣም እወዳለሁ

አሁን ደግሞ በብእር ወይስ በእርሳስ ትጽፋለህ? ለምለው ጥያቄ እንግዲህ እኔ የምጽፈው ብዙ ጊዜ በብእር ነው እርሳስ የምጠቀምበት ሁኔታ ብዙም አይደለም። ብዙ ጊዜ እነዚህ የፈተና ሀገር ፈተና ሲኖሩ እጠቀማሉ አልፎ አልፎ እሱን ፈተና ላይ ብቻ ነው። እንጂ ሁሌም የምጽፈው ሳጠናም ይሁንም ስማርም የተለያዩ ነገሮችን ስሰራ የምጽፈው ምንድነው ማለት ነው? በብእር ነው በብዛት እኔ ብእር ነው የምጠቀመው። ያው እርሳስ የምጠቀምበት አጋጣሚ ያናክልም የለም። ምክንያቱም ከድሮ ጀምሮ ትምህርት ከጀመርኩ ጊዜ ጀምሮ እርሳስ እንድጠቀም የሚገፋፋኝም የለም። ያን አክልም ተጠቃሚም ስላለሉ ወይ ደግሞ ደህና ይለስም አይለኝም ያን ያክል በርስ መጽሐፍ መገናንቱም አንዳንድ እርሳሶች እንደምታወቀው ጥሩ ጥራት ያላቸው አይደለም በስነ ስርዓት የምንጽፈውን ነገር እንደ የጽሁፋችንን ጎልቶ እንድታይ ስለማያደርጉ እኔ አልወድም። ግን ያው ፈተና ላይ ሀገር አቀፍ ፈተና ላይ ፈተና ስኖር እንዴ? ዋና እርሳሱ የእርሳስ ጥቅም የጻፍነው ነገር መልሰን አጥፍተናው ማስተካከል ስለምንችል እሱ ነውና በስክሪፕቶ ወደ መጽሐፍ የሆነ ስለሚመከር ያኔ ፈተና ላይ ብቻ ነው እርሳስ የምጠቀመው። በብዛት እኔ የምጠቀመው ምንድነው ማለት ነው? ብእር ነው እንግዲህ ብዙ ሰዎች ያው እርሳስ የምጠቀሙ ሰዎች አሉ በብዛት ግን የምንጠቀመው አይነት እርሳስ ይወስነዋል አንዳንድ እርሳሶች በደንብ እንደ ስክሪፕቶ የሚጽፉ አሉ። ደስ የሚለው ፓርት እንግዲህ የእርሳስ ደስ የሚለው ነገር ምንድነው? ያው ስህተት ወይ ደግሞ እየጻፍን የሆነ ስህትት ብንሰራ ወይ ደግሞ በስተት የሆነ ነገር በንጽፍ መልሰን አጥፍተነው ያንን አስተካክለን መጻፍ እንችላለን። ስክሪፕቶ ሲሆን እንደዛ ማድረግ አይቻልም እሱ ነው። የተሻለ እንዲያረገው ሁለተኛ ደግሞ ከወጪም አንፃር ከስክሪፕቶ አነጻጽረን ስናየው እርሳስ ትንሽ ረከስ ይላል። ግን ልጆች አሁን በዚ ሰዓት ብናይ ኬጂም የሚማረው አንደኛ ደረጃ እንደዛውም ደግሞ እዛ ታች ላይ አሁን ከኬጂ እርሳስ መጠቀም የጀመረው ልጆች በጣም ይወዳሉ። ሲያጠኑ በእርሳስም ሚያጠኑ አሉ በእርሳስ እያስመሩ እያሳመሩ እንደዛ ሚያጠኑ ልጆች አሉ ምክንያቱም መጽሐፍ ላይ በእርሳስ ብንጽፍ ራሱን መልሰን ለማጥፋት ስለምንችል። ለማጥናትም ብዙ ጊዜ አሁን ለማጥናት በጣም ይመቻል እርሳስ ከብእር በላይ እኔ ግን ያው ያኛውን የለመድኩት መጀመሪያ ነው በደንብ። የለመድኩት ስክሪፕቶ ሲለሆነ ወይ ደግሞ ብእር ስለሆነ እሱ ነው ማለት ነው ብዙ ጊዜ የምጽፈው አሁንም እያጠናሁም ከሆነ በሱ ነው የማጠናው። ሌላን ነገር የምጽፍ ከሆነ በስክሪፕቶ ነው ሁሌም የምጽፈው ስለዚህ የለመድኩት ስለሆነ ነው እኛ ያንን ነገር ደግሞ እንጂ። እርሳስ መጻፍ ልክ አይደለም ለማለት ለማለት አይደለም። ስለዚህ እርሳስ የምጠቀመው እንግዲህ የምትጠቀሙት አይነት እርሳስ ይወስነዋል እኔ አሁን እርሳስ የማልወድበት ምክንያት ጽሁፌ አይታይም እኔ በእርሳስ ስጽፍ ጽሁፉ በደንብ አይታይም ሁለተኛ ደግሞ በእርሳስ ስጽፍ ቶሎ ቶሎ መጻፍ አልችልም። እርሳስ ነው የምመቸው የኔ ነገር መቀባት ነው ለዛ ነው ፈተና ላይም የምትጠቀመው የሆነ ነገር ለመቀባት ሲሆን። በደንብ የደጋገምንበት ጠቁሮ እንድታይ ያደርጋል። ግን ሌላ ደብተር ላይ አሁን ስጽፍ አሁን አንደኛ ሉኩን ስበዛበት ምናምን እንደዛ እየተነሳ አይደለም ጹሁፉ ቀን ብዙ ጊዜ እና ያው እኔ የምጠቀመው እርሳሳም ሊሆን ይችላል። አንዳንድ እርሳሶች አሉ በጥሩ በጣም በጥሩ ሁኔታ ወይ ደግሞ ጥራት ያላቸው እርሳሶች ሊሆኑ ይችላሉ። ግን እስካሁን ያጋጠመኝ ጥሩ የሚባል እርሳስ እርስ እንደዚህ እርሳስ አላጋጠመኝ። ብዙ ጊዜ ጽፌበት ከዛ ተመልሶ ይጠፋል ማለት ነው። ጽሁፍ በራሱ እና በዛ ምክንያት ነው መሰለኝ እንግዲህ እኔም ፍላጎቴ ያን ያክል ስለሆነ እስካሁን የምጽፈው ወይ ደግሞ ይሄን ነገር የትኛውን ነገር ለመጻፍ የምመርጠው ብእር ነው እንጂ እርሳስ አይደለም ማለት ነው። ስለዚህ ያው ሌላም ሰው የራሱ እንደዚህ ምክንያት ይኖረዋል። እንግዲህ አብዛኛው ግን ስመስለኝ በብእር ነው እንጂ በእርሳስ ያን ያክል የሚጽፍ የለም ማለት ነው። ለምሳሌ የሆነ ስምምነት ለመጻፍ የሆነ ደብዳቤ ለመጻፍ የሆነ ነገር በጣም ወሳኝ ወሳኝ የሚባሉት ነገሮች እያንዳንዱ ነገር ሚጻፈው በስክሪፕቶ ነው። ይሄ ደግሞ የሆነበት የራሱ ምክንያት አለው። ምክንያቱም አሁን በእርሳስ የተጻፈው ጽሁፍ ልትሰርዝ ይችላል ማንም ሰው ሰርዞ በሆነ ነገር መተካት ይችላል በስክሪፕቶ የተጻፈው ግን አንዴ ከተጻፈ ተጻፈ ነው አይለቅም ማለት ነው። በዛ ምክንያት የተመረጠ ነው። እና ከእርሳስ ያው ብእር የተሻለ ነው ማለት ነው። እንደዚህ እንደዚህ ወሳኝ የሚባሉ ነገሮችን መጻፍ ላይ ስለዚህ ለማጠቃለል ያክል በብእር ወይስ በእርሳስ ትጽፋለህ? ለሚለው ጥያቄ እኔ የምጽፈው በብእር ነው ማለት ነው እስካሁን የምጠቀመውም ብእር ነው። ሌላ እርሳስ ብዙ ማለት አልጠቀምም ማለት ነው